የቪዲዮ ጥሪ ታደርጋለህ ወይ? አዎ አደርጋለሁ። ማለት አሁን አብዛኛውን ጊዜ ከእኔ ራቅ ብሎ የሚኖሩ ሰዎችን። ከእኔ ራቅ ብሎ የሚኖሩ ሰዎችን በእንትን ነው በቪዲዮ ደውልላችኋለሁ ማለት ነው። ቪዲዮ ለመደወል እሞክራለሁ። በኢሞ ማለት ነው ኢሞ ቪዲዮ ኮል አለው ሳውንድ ኮል አለው ነገር ግን እኔ የምደውለው አብዛኛውን ጊዜ። በቪዲዮ ኮል ነው ምክንያቱም ቪዲዮ ኮል በማደርግበት ሰዓት። ለኔ በቃ አሪፍ ነገር ና ጥሩ ሁኔታ ጥሩ ስሜት እኔ ይሰጠኛል አንደኛ የማወራውን ሰው እያየሁት ነው ፌስ ቱ ፌስ በቃ ያለውን ፊት ለፊት እያየሁት። ምን እያደረገ እንደሆነ በዚያን ሰዓት በቃ ምን እየሰራ እንደሆነ ምናምን። ሁሉን ነገር ፊት ለፊት እየተያየን ምናምን ስለሆነ አሪፍ ነው ማለት ነው ይሄንን እያየሁት ነው። ሁሉን ነገር የማደርገው እና በዚህን ሰዓት ለኔ ጥሩ ሁኔታዎችን አሪፍ ነገሮችን ይሰጠኛል ለኔ ጥሩ ስሜት አለው። በቃ በአሪፉ ማለት ነው። ይሄንን ማድረግ እችላለሁኝ። እና ቪዲዮ ጥሪ በጣም ደስ ይላል አብዛኛውን ሰዓት በቃ ሳቅ ደስታ አለው ምናምን። ፊት ለፊት እያየነው ስለሆነ ያን ሰውዬ እያወራን ነው ያለን። በቃ ምርጥ ነው ደስ የሚል ነገር አለው ማለት ነው። ሰውዬውን በምናወራበት ሰዓት እኛ ትልቅ ነገር ይፈጠርልናል ለኛ ማለት ነው ደስታን ይሰጠናል። ጥሩ ነገሮችን ሁሉ ነገሮችን ማየት እንችላለን ማለት ነው። ስለዚህ ይሄንን ካደረግነው ደግሞ ለኛ አሪፍ ነው ማለት ነው። ይሄንን እያደረግን በምንሄድበት ሰዓት ለእኛ ጥሩ ሁኔታና መልካም እድል እያገኘን እንሄዳለን ማለት ነው። እና በቪዲዮ በምንወራበት የዳታ ስለሆነ አብዛኛው ጊዜ በቃ ሙሉ አካባቢን እያየ ያለበትን ስፍራ እየው እዚህ ጋር ነው ያለው ምናምን እያለ ጓደኛ ስለሚያወራ። በቃ ደስ የሚል ነገር አለው አሪፍ ነው። ጥሩ ሁኔታዎችን ይፈጥራል ማለት ነው። ስለዚህ ይሄን ጥሩ ሁኔታ ከእኛ ፈጠረልን ደግሞ አገኘን ማለት እኛ ጥሩ ነገር እያገኘንበት እና እየተደሰትንበት መሄድ ቻልን ማለት ነው። እንደዚህ ማድረግ ከቻልን ደግሞ ለእኛ በአሪፉ በቃ ጥሩ ነገሮችን ማግኘት እና ማስተካከል ቻልነ ማለት ነው። ይሄንን ማስተካከል ከቻልነው ደግሞ እኛ በአሪፉ ነገር እና አሪፍ ነገር ማግኘት ቻልን ማለት ነው። ይሄንን ማግኘት ከቻልን ደግሞ እኛ ሁሉም ነገር ደስተኞች እየሆንና ያለንን ነገር በቃ እያስተካከልን ጥሩ ነገሮችን እያገኘንበት ምናምን መሄድ እንችላለን ማለት ነው። ይህንን እያደረግን በምንሄድበት ሰዓት ለእኛ ጥሩ ሁኔታዎችን እና አሪፍ ነገሮችን መፍጠር ይችላል ማለት ነው። ይሄንን መፍጠር ከቻለ ደግሞ እኛ የተሻለ ነገር እያገኘንበት እያተረፍንበት እየወደድነው እያከበርነው ምናምን እንሄዳለን ማለት ነው። ስለዚህ አብዛኛው ጊዜ ቪዲዮ ጥሪ ይመቸኛል ማለት ሰዎችን እያየሁኝ ማውራት ምናምን በቃ ከእነሱ ጋር መሳቅ መጫወት በቃ ሁሉም ነገር እንደዚህ ቁመናቸውን እያየሁኝ ወፍረሀል ምናምን አንተ ተመችቶሀል ምናምን እያልኩት ማለት ነው። ሳወራው በጣም ደስ ይለኛል ማለት ነው። እኔ ይሄንን ደስታ አገኝበታለሁ። ይሄንን እያደረኩኝ ሁሌም በቃ ከእነሱ ጋር ማውራት ያስደስተኛል ዘና ማለት እፈልጋለሁ። አብዛኛውን ጊዜ እንደዚህ ቪዲዮ ነው በቃ ኮል ጓደኛዬ እኔ ዳታ ላይ ካየኝ ኦንላይን ጋር ከሆኑኝ። ይደውልልኛል ምናምን በቃ እናወራለን እንደዚህ በቃ እንጻጻፋለን ሁሉም ነገር በዚህ ሁኔታዎች ይደውልልኛል ጥሪውን ምናምን እሰማለሁ ጥሪውን ሰምቼ ለሱ አነሳለታለሁ ማለት ነው አንስቼ ከዛ እናወራለን ምናምን እንጫወታለን። በጥሩ ሁኔታ ከተጫወተን ከዛ ምናምን ከተዝናናም በኋላ ያለውን ነገር በቃ እያስተካከልን ምናምን እንደዚህ ደስተኞች እየሆነ እንሄዳለን ማለት ነው። እንደዚህ ደስተኞች እየሆነ እየሄድነ ባለበት ሰዓት ደግሞ በቃ የተሻለ ነገር እናገኛለን። ቅርበታችን በጣም እየተቀራረብን ነው ምናምን እንመጣለን የከምር በቃ አሪፍ ጓደኛሞች የሚባሉ ሰዎችን እንሆናለን ይሄንን እያደረግን ምናምን መምጣታችን ማለት ነው። ለእኛ ጥሩ ነገር እና አሪፍ ነገር ይሰጠናል ማለት ነው ይሄንን ከሰጠን ደግሞ ለኛ የተሻለ ነገር አሪፍ ነገር ትልቅ ጥቅም እያገኘንበት እንሄዳለን ማለት ነው። ይሄንን እያደረግን እና እያገኘን ከሄድን ደግሞ እኛ ደስተኞች ነን ሁሉን ነገር ማድረግ እንችላለን ማለት ነው። የተቻለንን ነገር እያገኘንና እያስተካከልን መሄድ አለብን ማለት ነው። ይሄንን እያደረግን ከሄድነ ደግሞ በቃ ሁሉም ነገር በቪዲዮ የማድረግ ልምድ ይኖረናል ማለት ነው።

ሾርባ ትወዳለህ ወይ? አዎ ሾርባ ብዙ አይነት ሾርባዎች አሉ። ማለት የአትክልት ሾርባ አለ። እንዲሁም ደግሞ የስጋ ሾርባ አለ የስጋ ሾርባ ማለት እነዚህ ከብቶች በሚታረዱበት ሰዓት ስብስቡና አጥንቱ ተቀጥቅጦ ሾርባ ለሾርባ ይዘጋጃል። እንዲሁም ደግሞ የአትክልት ሾርባ አለ። የተለያዩ አትክልቶች የነሱ አትክልት ሾርባ ለሰውነት በጣም ጠጋኝ ነው ለውፍረት ይሰጣል። ጤናን በአግባቡ ለመጠበቅ የተቻለ ሁኔታ በቃ ለማድረግ ያስችላል። ስለዚህ ይሄንን እያደረግን በድነ ሰዓት ሁሉም ነገር በዚህ በጥሩ ሁኔታ ለማስኬድ ይሞክራል። ስለዚህ ይሄ ሾርባ በጣም ለሰውነትም ገንቢ ነው። አሁን ለምሳሌ ለተሰበሩ ሰዎች ሾርባ እንዲጠጡ ይመከራል። ምክንያቱም ሰውነታቸው በቃ እንዲለሰልስና ወደ ወጄ ሸኛ በሚወድበት ጊዜ ስብራታቸውን በጥሩ ሁኔታ ለመግጠም ያለሰልሰዋል ማለት ነው። ስለዚህ ሾርባ መጠጣት በጣም ወፍራም ወፍራም ያደርጋል ሰዎች ወፍራም ያደርጋቸዋል። እንዲሁም ከዚህም በመቀጠል ደግሞ ከማወፈርም ባሻገር በቃ የተሻለ ጥሩ ጤናማ ለመሆን ያስችላል ማለት ነው። ስለዚህ ይሄን በምናደርግበት ጊዜ ጥሩ ሁኔታና የተሻለ አሪፍ ነገር ለማግኘት ጥሩ ብርታት ይሰጠናል ማለት ነው። ስለዚህ ይህንን እያደረግን ከሄድን እኛ በቃ አሪፍ የሚባል ነገር ጥሩ ነገር እያገኘንበት እንሄዳለን ማለት ነው። ይህንን እያደረግንና እያገኘን ከሄድነ ደግሞ እኛ በተቻለ መጠን ጥሩ ሁኔታና የተሻለ ገቢ ማግኘት እንችላለን ማለት ነው። ይህንን እያገኘን ከሄድን እኛ በቃ ባለው ሁኔታ አንጸር ሾርባ ለሁሉም ሰው ጠቃሚ እንደሆነና አሪፍ ነገር ማድረግ እንችላለን። ማለት አሁን ሁሉም ሰው ሾርባ እንዲጠቀም ይመከራል። ለሰውነት በጣም ገንቢና ጠጋይ እስከሆነ ድረስ አሁን ሾርባ ያትክልት ሾርባ በተለይ በጣም ጥሩ ነው። ለሰውነታችን ጥሩ ጥንካሬን ለስላሴን ውበትን መስጠት ስለሚችል የአትክልት ሾርባ በጣም አስገራሚና ጥሩ ሁኔታን ይሰጣል ማለት ነው። ብዙ አይነት አትክልቶች አሉ የአትክልት ሾርባ መዘጋጀት ይችላል። እና እነዚህን በምንጠቀምበት ጊዜ እኛ ደስተኛ እንሆናለን እንደገና ደግሞ እናፈቅረዋለን። ይሄን ሾርባ ከዛ ሾርባ ተጠቅመን ደግሞ ምግቦችን ስንበላበት ሰውነታችን በጣም እየወፈረና ውፍረታችንም እየጨመረ የተሻለ ነገር እያገኘን ጥሩ ሁኔታን ማግኘት እየቻልን መሄድ እንችላለን ማለት ነው። ይህ ሁሉ ስላለ ሁላችንም ቢሆን በተቻለን መጠን ይሄንን ማድረግ ብንችል አሪፍ ነው ማለት ነው። ሁሉም ነገር ማለት ነው ስለዚህ ይሄንን እያደረግን ከሄድን በቃ አሪፍ ነገር ማግኘት እንችላለን ማለት ነው። ይህንን እያደረግን ከሄደ ጥሩ ሁኔታ እና የተሻለ ነገር ማግኘት ስለሚያስችለን ጥሩን ነገር ነው ማለት ነው። አሪፍ ነገር እያገኘንበት እና የተሻለ ነገር እያገኘን ጥሩ ሙከራዎችን እየሞከርን መሄድጽ እንችላለን ማለት ነው። ወሳኝ ነው ነው በቃ ለሁሉም ነገር ለአምሮአችንም እድገት ለተለይ ለሰውነታችን ቅልጥፍና ፍጥነት እንደዚሁ ያለው በቃ ያለው ሁለመናችንን ለማስተካከል ሾርባ መጠቀም መቻል አለብን ማለት ነው። አሁን ሆቴሎች ጋር አካባቢ ሾርባ ይገኛል በብዛት እነዚህን ሾርባዎች ደግሞ በጥሩ ሁኔታ መጠቀም ብንችል በአሪፉ ማለት ነው። የተሻለ ነገር አድርገን እየተጠቀምን ከሆነ እኛ ጥሩ ነገር ጥሩ ሁኔታ እያገኘንበት መሄድ እንችላለን ማለት ነው። ስለዚህ የአትክልት ሾርባ ከሆቴሎች ጋር ሄዶ ማዘዝ ይቻላል ማለት ነው። ከሆቴሎች ጋር ማግኘት ይቻላል እንዲሁም ደግሞ በቤት ውስጥ እንስሳቶች በሚታረዱበት ጊዜ ማለት ከብት በሚታረዱበት ጊዜ ለባል ወቅት በባል ጊዜ ከእነዚህ ያሉትን አጥንቶችን ማዘጋጀት ይቻላል ማለት ነው። አፍልቶ ተፈልቶ ነው እዛ ሲፈላ ይቀዘቅዛል የተወሰነ ጮህ ይደረግበታል ከዛ ትንሽ ከቀዘቀዘ በኋላ መጠጣት ማለት ነው። ይሄ ሲጠጣ ለሰውነታችን ጥንካሬ አርፍ የሆነ ለስለስ ያለ ነገር መስጠት ይችላል ማጥኖ ለኛ የተሻለ ነገር በቃ አሪፍ ነው። ጥሩ ነገሮችን ያስገኘናል። በዚህ መልኩ እያደረግንና እያገኘን መሄድ እንችላለን ማለት ነው። አብዛኛው ሰው በሚባል ወደ ገጠረማ አካባቢው ይሄ በባል ወቅት ሁሉም ሰው ያዘጋጃሉ እናቶች ያዘጋጁታል ከዛ ከትንሽ ዝግጅቱ በኋላ ሲደርስ ይቅዳል ከተቀዳ በኋላ ቀዝቀዝ ሲል እኛ መጠጣት እንችላለን ማለት ነው። ለሰውነታችንም ለሁሉም ነገር ጠቃሚ ነው

የመንገድህን ስም ታውቃለህ ወይ ይላል? ማለት አሁን የሚጓዝበት መንገዶች አሉ። የቦታ የቦታ ስሞች ነው እሚሰጣቸው ማለት ስያሜ ያለው የቦታው ስም። ወደዚህ ወደ መንገዱ የመንገዱ የራሱ ስያሜ አለው። አሁን ጎድር እሚባል መንገድ አለ። ጎድር ማለት አካባቢው በጎድር ሳር የተሞላ ምናምን በቃ። ሳሮች አሉበት በቃ ብዙ ዛፎች ምናምን የሚበዙበት ቦታ ነው። ይህ ማለት ነው። እና ይኸ ምን ተብሎ ይጠራል? ጎድር ተብሎ ይጠራል ማለት ነው። ጎድር ደግሞ የተባለ የመንገዱ ነው። በቃ አብዛኛው ሳር በቃ ሙሉ በሙሉ በሚባል ከሌሎች ሳር ይልቅ ጎድር የሚባል ሳር ስለሚበዛበት። ይሄ ጥሩ ሁኔታ ስላለው። ጎድር ተብሎ እሚጠራ መንገድ አለ ማለት ነው። እና አብዛኛውን ጊዜ መንገድ በምጓዝበት ጊዜ እኔ በቃ የተለያዩ ለስለስ ያሉ ሙዚቃዎችን ከፍቼ ምናምን ብቻዬን ከሆንኩኝ ማለት ነው። ብቻዬን ከሆንኩኝ ለስለስ ያሉ ሙዚቃዎችን የድሮ ሙዚቃዎችን እነሱን ነን ከፍቼ በቃ እየሰማሁ እያዳመጥኩ ምናምን ነው እምሄደው። ከሰዎች ጋር ከሆነ ደግሞ በቃ ከሰዎች ጋር አንዳንድ ነገሮችን እያወራሁኝ እንደዚህ ጥሩ ጥሩ እሚባሉ ነገሮችን አሪፍ አሪፍ ነገሮችን እያወራሁኝ እሄዳለሁ ማለት ነው። እንጂ ከዚህ ውጪ ከሆነ በቃ የተቻለኝን ነገር ማድረግ እምችለው። በቃ በአሪፉ ሁኔታ እኔ እንደዚህ እያደረኩኝ የምገኘው ምንድነው በቃ የተስተካከለ ነገር ጥሩ ነገር ለማግኘት እስከሆነ ድረስ። ብቻዬንም እሄዳለሁ በቃ ማሳካት ያለብኝ ነገር ካለ ብቻዬን ነው እምሄደው ብቻዬን በሚለው በየቀደም ብዬ ለመናገር እንደሞከርኩት። አሪፍ አሪፍ እሚባለው የድሮ ሙዚቃዎችን በቃ የነ ኤፍሬምን የነ ታምራትን የነሱን ሙዚቃ እየሰማሁኝ በቃ ምናምን ምስጥ እያልኩኝ ደስተኛ እየሆንኩኝ ልክ በቃ ብቻዬን ብቻውን እንደሚያወራ ሰው ዝም ብዬ እየተነጋገርኩ። በቃ ጥሩ ሁኔታ እያወራሁኝ ምናምን እንደዚህ እሄዳለሁ ማለት ነው። በጎዳና ውስጥ ብቻዬን ማለት ነው። እየተነጋገርኩ ልክ ሰዎች ከእኔ ጋር እስኪያወሩና እያናገሩኝ እስኪመስለኝ ድረስ እኔ ሄጄ በቃ እያወራሁ ማለት ነው። ማውራት በቃ እንደዚህ እየተነጋገርኩ ምናምን ድምፄን ሰዎች ጋር እያሰማው ምናምን እሄዳለሁ ማለት ነው። በዚህን ሰዓት እኔ በቃ ደስተኛ ነኝ የማደርገው ተግባር ደስ ይለኛል። ማለት ይህ ባህሪ ለኔ ስለሆነ ድረስ። አብዛኛው ሰው ጋር አላየውም እና እኔ እምደሰት እምችልበት ነው በቃ የተሻለ ጥሩ ሁኔታ እማደርግበት ነገር ነው። እና የመንገድ ስም በዚህ መልኩ አውቀዋለሁ ማለት ነው። ከዚህ ውጭ ከሆነ ደግሞ ወደ ገጠራማ አካባቢ ብዙ ስያሜ የሚሰጣቸው መንገዶች አሉ እነዚህ ቢያንስ አብዛኛው ሰው አያውቃቸውም። እንጅ አሁን ዋና መንገድ አለ ይሄ ማዕከላዊ ብዙ ሰው እሚሄድበት ማለት ነው። መንታው መንገድ እሚባል አለ መንታ መንገድ ማለት ሁለት መንገዶች በአንድ ጋር ተጣምረው ወደዚያም ወደዛም አቅጣጫ ወደተለየ ማለት ወደተለያየ አቅጣጫ ሊወስዱ የሚችሉ መንገዶች ናቸው። እና እነዚህን መንገዶች በጥሩ ሁኔታ ባለው ሁኔታ ማየት ከቻልን እነዚህ ነገር ለኛ አሪፍ ነገር ጥሩ ነገር ማስገኘት ይችላሉ ማለት ነው። እንጂ ከዚህ ውጪ ከሆነ ለኛ ብዙም ናርፊ እሚባል ነገር ጥሩ ሁኔታ ላይሰጠን ይችላል። ስለዚህ ይሄ መንገድ ስያሜ የእያንዳንዱ በእያንዳንዱ ማህበረሰብ በእያንዳንዱ አካባቢ የተለያየ ስምና ስያሜ እየሰጡ ሰዎች ይጓዙባቸዋል ያደርጓቸዋል ማለት ነው። እንጂ እንደየ አካባቢው እንደየ ማህበረሰቡ ያሰያየም ሁኔታ የተለያየ ነው ማለት ነው። እንጂ በሁሉም ማህበረሰብ ወይም በሁሉም ቦታ አንድ አይነት ነው ማለት አይቻልም። ማለት የተለያየ ይሆናል መንገዱ በተለያዩ ሰዎች ዘንድ የተለያየ ነገር ያደርጋል። ስለዚህ ይህንን ነገር ለማድረግ ሁሉም ሰው የተቻለውን ነገር እያደረገ ይገኛል ማለት ነው። ይህንን ነገር እያደረግን እየተገበርነው በምንሄድበት ጊዜ የተሻለ ነገር አሪፍ ነገር ጥሩ ሙከራ እየሆነ እኛም አሪፍ ነገር እያገኘንበት እየወደድነው ወደነው እየተገበርነው በቃ ጥሩ ነገር ሙከራ እያደረግንበት መሄድ እንችላለን ማለት ነው። ይህንን እያደረግን ስንሄድ የተሻለ አሪፍ ነገር ጥሩ ነገር እያገኘን እየበረታን በቃ ጥሩ ሽልማቶችን አዳዲስ ነገሮችን ያገኘን እንሄዳለን ማለት ነው። መንገዱን ስም ደግሞ አውቅነው ስንሄድ እኛ ከፈለግነው ቦታ በፈለግነው ጊዜ በፈለግነው ሰዓት መድረስ እንችላለን ማለት ነው። የመንገድ ስም ማውቁ በጣም ጠቃሚ ነው። ማለት ያንን መንገድ እኛ አውቀነው መሄድ እንችላለን ማለት ነው። አውቀነው ስንሄድ ደግሞ ለእኛ ጥሩ ነው

የሽክላ እቃዎችን ትጠቀማለህ ይላል? አዎ እጠቀማለሁ። አብዛኛው ጊዜ የሽክላ እቃዎች እነዚህ እንደ ድስት አይነቶቹ ድስት ማለት ወጥ ለመስራት የምንጠቀምበት ነው። በድስት የተሰራ ወጥ ደግሞ በጣም ጣፋጭ ነው ጥፍጥና አለው። ስለዚህ ይህንን ጥፋጥናውን ለማረጋገጥ ደግሞ ከብረት ድስት ይልቅ ድስቶችን ብንጠቀም መልካም ነው። ማለት በድስት የተሰራ ወጥ ቆንጆ ጣዕም አለው። በቃ ቶሎ አይቀዘቅዝም። በቃ ወጡ በጥሩ ሁኔታና ጥሩ ሁኔታውን ደረጃውን ጥራቱን ጠብቆ እንዲቆይ የተሻለ ነገር የሚሰጠን የድስት አይነት የሽክላ ድስት ነው። የሽክላ ድስት ሸማኔ የሚባሉ ናቸው የሚሰሩት ማለት የእጅ ጥበብ ያላቸው ሰዎች ማለት ነው። ባለሙያዎች ሽምንና የሚሰሩ ናቸው። እነሱ የሽክላዎችን ይሰራሉ የሚሰሩት እንዴት ነው? ራሱ የሽምንና የሽክላጭቃ የሚባል አለ። እሱንም የሽክላጭቃ አመጣው አቡክተው ምናምን ገል ፈጭተው ጨምረውበት ምናምን የተሰበሩ ሸክላዎችን ፈጭተው ምናምን ጨምረውበት ከዛ እንደገና የሰሩት በጣም ጠንካራና አሪፍ ነው። እንደገና ለእነሱ ደግሞ ይሄ በቃ የገቢ ሁኔታ እያሰባሰባቸው እንደ ገቢ ማሰባሰቢያ ይጠቀሙበታል ማለት ነው። የገቢ ምንጭ ሆናቸዋል። ብዙ ገቢ እያገኙበት እያተረፉበት ይሄዳሉ ማለት ነው። እነዚህ ሰዎች እነሱ ይህንን እያተረፉበትና እያገኙበት ከሄዱ ደግሞ በቃ መልካም ነው። ጥሩ ሁኔታዎችን እያገኙ የተሻለ ነገር እያተረፉበት መሄድ ይችላሉ ማለት ነው። ጥሩ ነገር እያገኙ ማለት ነው። ከዚህ ውጪ ግን ጋን አለ አሁን ጋን ማለት ከፍ ያለ ነው። ብዙ አንድ ብዙ ሌትሮችን ሊይዝ የሚችል ማለት ነው። እነዚህን ሌትሮች ሊይዝ የሚችል ነው። ይሄን ሌትር ደግሞ ሲይዝ እናቶች ለምን ይጠቀሙታል ማለት ነው። በቃ ጥሩ ሁኔታ ይሄንን ጋር ጠላ ለማዘጋጀት ይጠቀሙበታል ጠላ የሚዘጋጀው እንዴት ነው? እየሾህ ይዘጋጃል እየሾህ ይታጨድና ይደርቃል ከደረቀ በኋላ ይፈጫል ተፈጭቶ ይቀመጣል ከዛ ደረቆት አለ ደረቆት ማት ቦቆሎ ነው። የሚዘጋጅ ቦቆሎ ይነከራል በውሃ ውስጥ ማለት ነው። ለሁለት ሳምንት ያክል ለሳምንት ያክል ይነከርና ያ ሲነክር ይወጣል ከዛ ይወጣና ይንጠፈጠፋል ከተንጠፈጠፈ በኋላ ይቆላል ማለት ነው። እዚያ ያ ተቆልቶ ይፈጫል። አሁን ከተፈጨ ሌላ ዝግጅት አለ ብቅል ይባላል ብቅል ማለት ከገብስ ከስንዴ የሚዘጋጅ ነው። ከተለያዩ አዘርተሎች የሚዘጋጅ ሆኖ በተለይ ከገብስ እና ከስንዴ ነው የሚዘጋጀው። በዚህን ሰዓት ይሄ ከስንዴ ወይም ከግብጽ የበቀለው ብቅል ይበቀላል በምን በቅጠል ይሸፈንና በባህላዊ በእጅ ጥበብ ከቅርቃሚ ይሰራል እኮ ለለ ወይም ቅርጫት ይባላል። በእነሱ ይደረጋል ከዛ በተለያዩ ቢያንስ እስከ አምስት ስድስት ቅርጫቶች ሊያበቅሉ ይችላሉ። አንድ ሰው በዚህ አይደረግና በዛ ከተደረገ በኋላ ሲበቅል ይወጣል ከዚያ ከተወጣ በኋላ ከቅርጫቱ ማለት ነው። ይሄ ይፈረከሳል ከተፈረከሰ በኋላ ይደረቃል ፀሀይ ላይ ይሰጣል ምናምን ፀሀይ ላይ ተሰጦ ተሰጥቶ ይደርቃል። ከዚያ ሲደርቅ ሁሉም ይፈጫል እየሾም ይፈጫል ደርቆቱም ይፈጫል። ይሄ በቅሎም ይፈጭና እኩል የሆነ ልጅት አለው እኩል የሆነ ልቅየት አለው እናቶች እየለኩ እየለኩ ይሄንን ማለት ነው። እየለኩ ምን ያደርጉታል ያዘጋጁታል ማለት ነው። ካዘጋጁት በኋላ ደግሞ ይሄንን በልኬታ ሁሉም ይቀላቀሉትና ውሃ ይጨምሩበታል። ውሃ ከጨመሩበት በኋላ ሳምንት ሁለት ሳምንት ከቆየ በኋላ አሪፍ የሚባል ጠላ ይሆናል ጥሩ ጠላ ማለት ነው። ይህንን በዛን ሰዓት ይበጠበጣል ጠላው ተቀንሶ በትንሽዬ እቃ ከዚህ ከሸክለው እቃ ከጋን ከሚባለው ቃ ተቀንሶ ይበጠበጣል ማለት ነው። እዛ በሚበጠበጥበት ጊዜ ይጠጣል ማለት ነው። በዚህን ሰዓት ለበአል ዝግጅቶች እንዲሁም ስራ በሚሰራበት ወቅት ስራ ለማሰራት ጠላ ይበጠበጣል ለሰዎቹ ማለት ነው። የሰዎቹ ለመስጠት ሰዎቹ የተለያየ ይሄንን ጠላ ዝግጅት ያደርጋሉ ማለት ነው። ይሄንን ዝግጅት በሚያደርጉበት ጊዜ ደግሞ ጥሩ ሁኔታና አሪፍ ነገር ለማግኘት እንደሱ ሞከረ ያደርጋሉ ማለት ነው። ይህንን እያደረጉ በሚሆኑበት ጊዜ በቃ ጥሩ ዝግጅት እና የተሻለ ዝግጅት አርፍ የሚባል ዝግጅት እያገኙበት ይሄዳሉ ማለት ነው። ሰው ማለት ነው በሚባል ደረጃ ይህንን እያደረጉ በሚሄዱበት ጊዜ አሪፍ ነገር እና ጥሩህን የታየ አገኙበት። የተሻለ ነገር እያደረጉ በቃ አሪፍ ነው። በዚህ የሚዘጋጅ ነገር መልካም ነው ማለት ነው

በመታጠቢያ ቤት ውስጥ ትዘምራለህ ወይ? በመታጠቢያ ቤት ውስጥ ማለት አይታጠብም ማለት አይዘመርም ማለት የመዘመሪያ ቦታ ራሱን የቻለ አለው። ግቢ ጉባኤ ወይም ጠዋት ጋር እንደተነሱ እዛው ከምንኝታ አካባቢ ጸሎት አድርጎ እንደተጨረሰ ጸሎት አድርጌ እንደጨረስኩኝ ምናምን በዛን ሰዓት መዝሙር ነገር አደርጋለሁ። እንጂ በመታጠቢያ ቤት አሁን ሻወር ቤት ተገብቶ ምናምን ሰውነትን እያጠቡ ድካምን ላብን እየታጠቡ መዘመር አይቻልም። እኔ እንደራሴ አልዘምርም ማለት ነው። ስለዚህ በዚህን ሰዓት እኔ የማደርገው ምንድነው? ከዚህ ከመታጠቢያ ቤቴ። ወጣ እንዳልኩኝ ማለት ቀደም ብዬ ለመናገር እንደሞከርኩት። ጠዋት ጠዋት ከምኝታዬ ተነስቼ ጸሎት አድርጌ ምናምን ከምኝታዬ ተነስቼ ፊቴን ታጥቤ ምናምን ከጨረስኩኝ በኋላ እዛ ጸሎት አደርጋለሁ ጸሎት ካደረኩኝ በኋላ የተወሰነ መዝሙር ከፍታለሁ በስልኬ ማለት ነው። በስልኬ መዝሙር ከፍት እና እሱን እየተከተልኩኝ እያልኩኝ ማለት ይዘምራል ለመዘምር እሞክራለሁ ማለት ነው። እንጂ ከመታጠቢያ ቤት ሆኜ ዘምሬ አላውቅም እኔ አልዘምርም ማለት ነው። ከዛ ውጪ ደግሞ ግቢ ጉባኤ አለ። ግቢ ጉባኤ ማለት መዝሙር የሚቀርብበት የተለያዩ መንፈሳዊ ትምህርቶች የሚሰጡበት ቦታ ስለሆነ ድረስ በዚያ ቦታ ውስጥ ተሁኖ ነው። ሊዘመር የሚቻለው እንጂ ከዚህ ውጪ ያሉ ቦታዎች ብዙም ለዚህ ነገር ለዚህ ተግባር ይፈቀዳል ወይም ይደረጋል ብዬ አላምንም። እኔ እንደራሴ ማለት ነው ስለዚህ ሁላችንም ማድረግ ያለብን ከዚህ ሁኔታ አንፃር ነው። እንጂ ከዚህ ውጪ ከሆነ መዘመር ብዙም ተገቢ አይደለም። ስለዚህ ይህንን እያደረግን አድርገን በሄድን ቁጥር እኛ ጥሩ ነገሮችን እያገኘን እየተስተካከለ የተሻለ ነገር እያገኘን መሄድ እንችላለን ማለት ነው። እንጂ ከዚህ ውጪ ሁኔታ ከሆነ ጥሩ ነገር ለማግኘት እኛ እንቸገራለን። ማለት ነው ማለት የሁሉም ቦታ ቦታ አለው። አሁን ሻወር ቤት የሚወሰደው ሻወር ቤት የሚገባው ሻወር ለመውሰድ እንጂ ለመዘመር አይደለም። ከዚህ ውጪ አሁን ሻወር ቤት ተገብቶ ለመዘመር ብሞክር እኔ እንደራሴ ሰውነቴን በአግባቡ ሁኔታ በጥሩ ሁኔታ ላልታጠብ እችላለሁ። ንጽህናዬን በምፈልገው መልኩ ላልጠቀመው ስለሚችል ወይም ንጽናዬን በምፈልገው መልኩ ላልጠብቅ ስለምችል ሻወር ቤት ገብቼ አልዘምርም ማለት ነው። መዘመር ያለብን ከዚህ ቀደም ብዬ ለመናገር እንደምሞከርኋቸው ባሉ ቦታዎች ነው እንጂ ከዚህ ውጪ ባሉ ቦታዎች ቢዘመር መልካም ነው። የተለያየ ስራ ማለት ሁለትን ሰራ በአንድ ላይ መስራት አይቻልም ማለት እንደዚህ አብሮ የማይሄድ ስራ። በአንዴ ለማስቀጠል ትንሽ ይከብዳል ጥሩ አይደለም ብዬ ነው የማስበው። እና ይሄንን ነገር የምናደርገው እኛ ለዚህ ለዚህ ሙከራ እስከሆነ ድረስ በዚህ መልኩ አሪፍ ነገር ልናገኝበት እንችላለን ብዬ አምናለሁ። ይሄንንም ስለሆነ ድረስ በዚህ መልኩ ነው ማድረግ ያለብን ሁሉም ሰው ይሄንን ማድረግ አለበት ብዬ አስባለሁ። ከዚህ ውጪ ከሆነ ግን ያው መዘምር የሚፈልግ አሁን ሳሙና ፊቱን ሰውነቱን ምናምን ቀብቶ ለመዘመር ሙከራ ባደርግ ከእኔ ጋር ለኔ ጉዳት ይኖረዋል ማለት ሳሙናው አይኔን ሊበላኝ ይችላል ማለት ነው። ሳሙናው አይኔን ከበላኝ ደግሞ በጥሩ ሁኔታ ላልታጠብ እችላለሁ አይኔም ሊጎዳ ስለሚችል ይህንን ነገር ማድረግ ያለብን በዚህ ሁኔታ አይደለም። ስለዚህ ይሄንን ማድረግ ያለብን እኛ በተስተካከለና በጥሩ ሁኔታ ስለሆነ ይሄንን ማድረግ አለብን ማለት ነው። እንደዚህ እያደረግን ብንሄድ መልካም ነው። አብረው የሚያሄዱት ስራዎችን ለመስራት ስንሞክር አንደኛውን ስራ ጋር በትኩረት ሳንሰራው ሌላው ስራ ጋር ተጽዕኖ ሊፈጥርብን ስለሚችል። እንደዚህ እንደዚህ አይነት ስራዎችን መስራት ያለብን ለይተን ነው እንጂ በአንድ ላይ መስራት አለብን ብዬ አላምንም ማለት ነው። ስለዚህ ይሄንን ስራ በተለያየ ሰዓት በተለያየ ቦታ ሊሰሩ የሚችሉ ስራዎችን ለይተን መስራት። ማለት መታጠቢያ ቤት አሁን ልንታጠብ ነው የምንገባ መመዝሙር ቤት ደግሞ የራሱን መዘመሪያ ቦታ አለው። እንደገና ደግሞ አሁን ትምህርት የምንማርበት የራሱ መማሪያ ክላስ አለው። እንጂ ከዚህ ከዚህ ውጪ የምናደርገው ስራ። የምንሰራውን ስራ በጥሩ ሁኔታ ሊያስኬድልን ስለማይችል። ይሄንን ስራ ማድረግ ያለብን በዚህ መልኩ ነው። በዚህ መልኩ ካልሆነ ከእኛ ጋር ተጽዕኖ ሊፈጥርብን ስለሚችል ይሄንን ነገር ማስተካከል አለብን ማለት ነው። ይሄንን

ቀልድ መናገር ትወዳለህ ወይ? አዎ በጣም መቀለድ ደስ ይለኛል። አብዛኞቹ ጓደኞችን በቃ እንደዚህ ስልክ በማወራበት ሰዓት። እነሱ ከድብርት ሙድ ውስጥ ምናምን ከሆኑ። እነሱንን ከድብርታቸው ለማውጣት እኔ የተለያዩ የተለያዩ ቀልዶችን ለመቀለድ ሙከራ አደርጋለሁ። ማለት እነሱ ድብርት ውስጥ ከሆኑ ደብሯቸው ከሆነ እነሱንም ከቀልዳቸው ከድብርታቸው ማለት ከድብርታቸው ሙድ ለማውጣት የተለያዩ በቃ ሚቀልዳቸው ቀልዶች አሉ። ለኔ ማለት ነው ለነሱ እነዚህን ብታደርግ እንደዚህ እያልኩኝ በቃ እነሱን ለማሳቅ ወደ ራሳቸው ለመመለስ ደስተኛ እንዲሆኑ ለማድረግ ማለት ነው። የተለያዩ ሙከራዎችን ለማድረግ እሞክራለሁ። ማለት አሁን እንደዚህ እላቸዋለሁ ቀልድ አለ ማለት ነው። በድሮ ጊዜ። ሁለት ጓደኛሞች ነበሩ ሁለቶችም ሚስት አላቸው ማለት ነው። እና የአንደኛው ሚስት በጣም ፀባይዋ ትንሽ ወጣ ያለ ሙያዋ ግን በጣም አስገራሚ የምታዘጋጀው ሙያ ጠላ ስታዘጋጅ ወጥ ስትሰራ እንጀራ ስትጋግር በቃ ማንም የማይደርስባት ትክክለኛ ሰው ናት። በቃ በሙያዋ በጣም የተሻለች ጥሩ ሴት የምትባል ናት። እና ይሄኛው ደግሞ የአንደኛው ጓደኛ ሚስቱ ትንሽ ሙያ አትችልም። ወጥ መስራትም በዚያው እንጀራ መጥመቅም ማለት ጠላ መጥመቅም እንጀራ መጋገርም የዚህን ያክል ናት እንጀራ በመጋገርበት ጊዜ። ትንሽ እንጀራዋ ይበላሽባት እና ባሏ ምን ይላታል? እንደ ሁልጊዜ ያንቺን ሊጥ እየበላሁኝ ያንቺን ሊጥ ምናምን ይሄ ሙያሽ አምር እንደው ምት ይዤ ሁሉ አያምርልሽ ምናምን የጓደኛዬ ሚስትማ ሙያዋ በጣም ያማረ በቃ ሁሉ ነገር የምትችል ሁሉን ነገር ማዘጋጀት የምትችል ናት እያለ ምናምን በጣም ይነግራታል ማለት ነው። ይሄንን በሚነግርበት ጊዜ እሱ ምን ይላል ማለት ነው? የተሻለ ነገር አሪፍ ነገር እያገኘህ ሰው ከጓደኛ የተለየ ነገር ለማግኘት ሲል ከዛ ሲቀጥል ደግሞ የዛኛው ሚስት ሄድና ይቺንን ሚስቱን ይፈታታል ማለት ነው ከዛ ሲፈታት። ይቺን ሚስቱን ፈቶ ከጓደኛው ቤት ይሄድና በቃ ሞቃት ነገር ምግብ ባሪፍ ነው። በጥሩ ሁኔታ ተዘጋጅቶለት ምናምን እየበሉ እየጠጡ ምናምን እያለ። ባልየው ብርጭቆውን ጥሎ ይሰብረዋል ማለት ነው። ከዚያ ይህ ብርጭቆ ወድቆ በሚሰበርበት ጊዜ። ሚስቲሱ ትወጣና እንዴ ብርጭቆዬን ለምን ትሰብራለህ? የእናት አባቶችን ስጦታ ሰብረ ሰብረ ጨረስከው ምናምን። አለችና በጣም ተናደደችበት ከዚያ ይሄኛው ሚስቱን ፈቶ ሄዶ ጓደኛው እረ ይሄ እኮ ቀላል ነገር ነው አንቺ ለምንድነው እንደዚህ የምትቆጪ በዚህ ቀላል ነገር። ይሄን ያክል ትናገሪያለሽ እንዴ ምናምን ይላታል። እና በቃ ትንሽ ይቀልዳታል ማት ነው። እና በዚህ በሚቀልድበት ጊዜ አሪፍ ነገር እንደዚህ ያደርጋልና ይህንን ነገር እያደረገ እያለ በጣም እሷ አትናደድና እንደውም አንተ ደግሞ መጥተህ ልትናገረኝ ነው ምናምን እያለች በቃ በጣም እንደ የበለጠ መናደድ ጀመረች ማለት ነው። አንቺ ተይ ንጂ እኔ ሚስት ተረጋጊ ምናምን ይላታል ባሏ የምትረጋጋ አይነት አይደለችም። ከዛ ጓዳ ትገባና ፍልጥ ይዛ ትወጣለች ማለት ነው። እዛ ፍልጥ ይዛ ስትወጣ ይሄኛው እንግዳው ሚስቱን ፈቶ የሄደው ሰውዬ እየሮጠ ይወጣና እየሮጠ በጨለማ ነው ሌሊት ነው መሽቷል ሰዓት ሄዷል። እየሮጠ እየሮጠ ምናምን ይሄዳል ወደ አማቶቹ ቤት ማለት ነው። ከዛ ወደ አማቱ ቤት ይሄድና ወደ እናቱ ቤት አማቱ ወደ ሚስቱ እናት ቤት። ከዚያ ይሄዳል ከዚያ ሲሄድ ምንድነው ልጄ ምናምን። በሌሊት የመጣ ምናምን ትለዋለች ማለት ነው። እና በዚህ በሌሊት ለምን ትመጣለህ? ምናምን በምትልበት ጊዜ ምንም እሱ ምን ቢላት ጥሩ ነው። አይ እማዬ ከጓደኛዬ ሚስቴን ፈትቼ ከጓደኛዬ ቤት። እሷ የተሻለች ናት ሁሉ ነገር ሙሉ ነገር ያምርባታል ምናምን ብዬ ሄጄ እንደዚህ አድርጋ ምናምን በሌሊት አባረፈች ምናምን ይላል ማለት ነው። ከዛ ሲቀጥል እንዴ እና ምልታ አድርገው በለሊት የመጣ ምናምን ስትሉ ሰውየው መልሱ ምን ይሆናል? ከሌሊት ፍልጥ የቀን ልጥ ይሻላል ብዬ መጣሁኝ ምናምን ይላታል ማለት ነው። ስለዚህ እንደዚህ አይነት ቀልዶችን የጓደኞቼን እየቀለድኩኝ ለማዝናናት ለማስደሰት በቃ ወደ ራሳቸው እንዲመለሱ ለማድረግ ሙከራ አደርጋለሁ ማለት ነው። ይሄን ሙከራ እያደረኩኝ እኔ በጥሩ ሁኔታ በተስተካከለ ደረጃ ከሁሉም ነገር እያደረኩኝ ይሄን በተሻለ በጥሩ መልኩ ለማስኬድ ሙከራ እያደረኩኝ እሄዳለሁ ማለት ነው። ከዚህ ውጪ ከሆነ ይሄን ያክል አስፈላጊ አይደለም ቀልድ በጣም ደስ የሚል የሚያዝናና

የትንሽ መረብ ትጠቀማለህ? ማለት ትንሽ መረብ ሲባል አሁን ምን አይነት መረብ ብዙ መረብ አለ የኳስ መረብ አለ የአሳ ማጥመጃ ወይም የአሳ ማስገሪያ መረብ አለ አሳ የሚወጣበት ማለት ነው። አሳ መረቡ ይሰራል ከዛ ያ መረብ ወደ ባህሩ ይወረወራል እና ከባህሩ ጋር ያሉ አሳወችን አውጥቶ ለምግብነት ለመጠቀም የተሻለንን ሁኔታ ለማድረግ እኛ ጥሩ ነገር። በቃ ለምግብ የሚውሉ አሳዎችን ለማውጣት ከባህር ጋር ያንን ወደኛ ወደላይ ለማውጣት እንጠቀምበታለን ማለት ነው። እንደዚህ በሚሆንበት ይሄ መረብ ይጠራል ማለት ነው። ከዚህ ግን ደግሞ የኳስ መረብ አለ። የኳስ መረብ ይዘጋጃል በሁለት ፖሎች መካከል ይወጠርና ሁለት ፖሎቹ ወዲያና ወዲያ ይተከራሉ ከዛ ይሄ የኳስ መርህ መሃል ጋር ይደረጋል ማለት ነው። ተወጥሮ በዚህ ከተደረገ በኋላ ስድስት በአንድ ጎን ስድስት በአንድ ጎን ስድስት እየሆነ ይለቀቃል ማለት ነው። እነሱ የጨዋታቸው ምናምን መጫወት ይችላሉ ማተው እንደዚህ ሲሆን መልካም ነው። በዚህ በዚህ አይነት ዝግጅት ይዘጋጃል ማለት ነው። እና አብዛኛው ጊዜ እኔ ልብስ አጥባለሁ ጠዋት ጠዋት በቃ እንሳና ልብሶችን ለማጠብም አጥባለሁ ከዛ በደንብ አጥቤ እያጠበኝ እያጠበኝ እጠምቃችኋለሁ እዛ ጠምቄ ገመድ ጋር እሰጣቸዋለሁ። ሲደርቁ ተመስበና ዶርሜ እወስዳቸዋለሁ እዛ በየስራት ምናምን በስራት በጥሩ ሁኔታ እያበጠፉኝ እያዘጋጀው ቦርሳዎቹ ውስጥ ከታለው ቦርሳዎቼ ከትቼ ምናምን ሁለቶቼ በጥሩ ሁኔታ እንዳይቆሽሹ ምናምን እነሱን ነን በሀሪፍ ሁኔታ እየተከታተልኩኝ ደርቀዋል አይደል እነሱ ስለደረቁ እነሱንም በአሪፉ መልኩን ይይዛችኋለሁ ማለት ነው። በቃ በጥሩ ሁኔታ የታጠበ ልብስ መልበስ ደግሞ ያስደስታል። በቃ ምንም ንጹህ ሆኖ መሄድ በቃ ያለው ንጽህና ጤነኛ ንጽህ ንጹህ ከሆነ ደግሞ ጤነኞችን ሆናለን ጤናማ የሆነ ሰውነት ይኖረናል ማለት ነው። ጤናማ ከሆነ ደግሞ በቃ ሁሉን ነገር ማድረግ ማግኘት እንችላለን ማለት ነው። ጤናችንን በዚህ መልኩ መጠበቅ መንከባከብ እንችላለን ማለት ነው። አብዛኛውን ጊዜ በቃ ሻወር ካለመውሰድ ምናምን የሚመጡ ጤና ጉድለቶች አሉ በፊታችን ጋር እንደ ብግር ጡብ ጡብ የሚልብን ነገር አለ ሻወር ካለመውሰዳችን በቃ በዚህ በዚህ ምክንያት ማት ነው። ብዙ ነገር ይከሰታል እና ሻወር መውሰድ በጣም አስፈላጊ ንጽህና መጠበቅ በቃ ጥሩ ነገር እኔ የተሻለ ነገር እና ስሜት ሊሰጠን ስለሚችል ይሄንን ብናደርግ መልካም ነው። በቃ አሪፍ ነገር ማለት ነው። ለኛ የተሻለ ነገር ልናገኝበት የምንችል ስለሆነ አሪፍ ነገር ማድረግና ማግኘት እንችላለን ማለት ነው። በዚህ ጥሩ ሁኔታ መቀጠል አለብን ማለት ነው። እንደዚህ እያደረረን ሲንሄድ እኛ ጥሩ ነገሮችን እያገኘንበት እያካበትንበት መሄዴ እንችላለን እንጂ ከዚህ ውጪ ከሆነ በእኛ ጋር የተለያየ የጤና ችግር ያስከትልብን ይችላል ማለት ነው። ይሄንን ደግሞ እኛ ጤናችንን በጥሩ ሁኔታ እየጠበቅን ስንሄድ ልብሳችን በአግባቡ እየታጠብን ሻወር በጥሩ ሁኔታ እየወሰድን ምናምን ንጽህናችንን ስንጠብቅ ጤነኞች እየሆንን በቃ ጤናማ እየሆነ አካላዊ ቁመናችን እየተስተካከለ ሁሉም ነገር እየዳበረ በጥሩ ሁኔታ እየሆነ ጥሩ ነገር እያገኘን የተሻለ ነገር እያገኘንበት እንሄዳለን ማለት ነው። ይህ ካልሆነ እኛ ጋር ተጽዕኖ ይፈጥራል ማለት ነው ተጽዕኖ ይፈጥራል ሲል ጤናችን ጋር ችግር ምናምን ሊያስከትል ይችላል ማለት ነው። ይሄ ደግሞ ጤናችን ጋር ችግር ካስከተለ እኛ የምንፈልገውን ስራ መስራት ሳንችል ከምንፈልገው ደረጃ መድረስ ሳንችል ምንቀርበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ መረብ ሲባል በተለያዩ ቋንቋዎች ሊገለጽ ይችላል ማለት በተለያዩ ቋንቋዎች ስል የመረብ ብዙ አይነት መረብ አለ እንደ ለመናገር እንደሞከሩት የ አሳ መረብ አለ። ብዙ አይነት መረብ አለ የኳስ መረብ አለ። የቅርጫት ኳሱ ራሱ የምትሰራበት መረቧ አለች ያቺ የምትገባባት ኳስ ዋዳ ምናምን እና ከዚህ ከዚህ አንፃር ሲታይ በብዙ ሁኔታ አበቢ በብዙ መንገድ በብዙ ዳይሬክሽን ልታይ የሚችል ነው። ስለዚህ ይሄንን እያደረግን እኛ በምንሄድበት ጊዜ የተሻለ አሪፍ ነገር ጥሩ ነገር እያገኘንበት መሄድ እንችላለን ማለት ነው። እንደዚህ

ዳቦ ማብሰል ትችላለህ ወይ? አዎ እችላለሁ ማለት ዳቦ አሁን በብዙ መንገድ ይበሰላል። የውሃ ዳቦ አለ የምጣድ ዳቦ አለ የብረት ምጣድ ዳቦ አለ። ስለዚህ ይሄን መጀመሪያ የዳቦ የሚሆኑ ዱቄቶች አሉ ወይስ ስንዴ ነው የምናዘጋጀው ወይ ፊኖ ዱቄት ነው? አለያ ደግሞ ሁለቱም ተቀላቅሎ ስንዴና ፊኖ ዱቄት ተቀላቅሎ ዳቦ ይዘጋጃል ማለት ነው። እንዴት ነው የሚዘጋጀው? እርሾ ይገዛል እርሾ ይገዛና የተወሰነ ውሃው ለብ ይላል ከዚያ ለብ ካለ ዱቄት ይጨመራል። እዚያ ዱቄቱ ተጨምሮ በደንብ ይቦካል። ያ ሲቦካ ኮፈፍ ሲል በቃ ምጣዱ ይጋማል ምጣዱ ከተጋመ በኋላ። እንጨት ምናምን ይደረግበትና ምጣዱ ይነድበታል እሳት ሙቀት ያገኛል። ከዛ ሲግም ይሄ የተቦካው የዳቦዬ የሚሆነው። የተቦካው ኮፈፍ ሲል ከምጣዱ ጋር ይደረጋል ማለት ነው። ምጣዱ ይደረግና የተወሰነ ደቂቃ እንደቆየ በኋላ። ምጣዱ ጋር ተደርጎ መክደኛ አለው ይከደናል ሙግድ ይባላል ይሄ ከተከደነ በኋላ። ይሄ ክዳኑ ይከላና ይህ ክዳን ከልቶ ምን ይሆናል ማለት ነው። ይወጣል ከዛ ሲወጣ ይበስላል ማለት ነው። ስለዚህ ዳቦ በዚህ መልኩ ሊበሰል ይችላል። የብረት ምጣድ የተባለው ደግሞ በቃ ብረት ምጣዱ ከስር ይጣዳል። እሳት ይነዳል በስር ከዛ መሃል ጋር ቅጠል ይደረጋል ክብረ ምጣዱ ላይ ቅጠል የእንሰት ቅጠል አለ የእንሰት ቅጠል ይደረጋል። በዋናነት የምንጠቀመው የእንሰት ቅጠል ነው እንጂ ሌሎች ቅጠሎችም አሉ ነገር ግን በዋናነት የምትጠቀመው የእንሰት ቅጠል ስለሆነ። ይሄ የእንሰት ቅጠል እዛ ጋር ይደረጋል። ይሄ የእንሰት ቅጠል ከተደረገ በኋላ። የእንሰት ቅጠል ከተደረገ በኋላ አሪፍ ነገር የእንሰት ቅጠሉ እዛ ጋር ይደረግና። ሊጡ ይደረጋል የዳቦል ዱቄት ማለት ሊጡ ማለት ነው ቡሆው ይደረጋል የተቦከው። ከተቦካ በኋላ ይደረጋል አሁንም በላይ እንደገና ሌላ ቅጠል ይጨመርበታል። ሌላ ቅጠል ከተጨመረበት በኋላ በላይ አሁንም ብረት ምጣዱ አድርጎ ይደረጋል። ይሄ ሁለተኛው ክዳኑ ማለት ነው። ከዚያ በዚያ በክዳን በላይም እሳት ይደረጋል። እሳቱ ይነዳል በእስር በላይ ይነዳል ከዛ አንድ ሶስት ሰዓት እንደቆየ ከሶስት ሰዓት ቆይታ በኋላ። ሊበስል ይችላል ወይም በስሏል ተብሎ ስለሚገመት ይሄ ምን ይሆናል ማለት ነው። ይወጣል ማለት ነው። ከዛ ይሄ በሚወጣበት ጊዜ እኛ ይሄንን ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። ይሄንን ስንጠቀመው ይበሰስ ይቆረሳል ምናምን በቢላ ይቆረሳል። በተለያየ መጠን ከፍ ዝቅ ባለ መጠን ከዛ ህፃን ልጅ ካለ ለህፃኑ የተወሰነ በህፃኑ ልክ በመጠኑ መብላት በሚችለው ሊበላው ይችላሉ ተብሎ በሚገመተው መጠን ልክ ይቆረሳል። ትልልቅ ሰዎች ካሉ እነሱም በእነሱ በየነየ አቅማቸው ልክ ይቆረሳል። ይቆረሳል ማለት ነው ከዛ ሲቆረስ ይሄንን ይበላል ማለት ነው። ከሻይ ጋር ሲሆን አሁን ዳቦ የሚበላ አብዛኛው እንግዲህ በሻይ ነው። በሻይ በሚበላበት ሰዓት በጣም ደስ የሚል ጥፍጥና አለው ጣፋጭ ነው። አሪፍ ነገር በቃ ጥሩ ነገር ያስገኛል ጣፋጭ ነው ማለት ነው። እኔ በሻይ ከሆነ ማለት ነው። መልኩ ነው እንዲሁም ከሻይ የማልፈው ደግሞ በወተት በቃ ዳቦ በወተት አብዛኛውን ጊዜ። ይመገቡታል ይሄ በምግብ ለወተት ጊዜ ያገለግላል ማለት ነው። በቃ ጥሩ ነገር ያስገኘናል ማለት ነው። ይህንን እያስገኘ ከሄደ ደግሞ አሪፍ ነገር ጥሩ ነገር ለኛ ጥንካሬያችን ከምግብም አንፃር ጥሩ ነገር እያገኘንበት መሄድ እንችላለን ማለት ነው። ይሄንን እያደረግን ሲነድ እኛ በብዙ ነገሮች ጥቅም እያገኘን ዘርፈ ብዙ ጥቅም እያገኘን ጠንካሮች እየሆነ የምንፈልገውን የምንፈልገውን የስራ አይነት መስራት የምንችል ሆነን በብዙ መንገድ በብዙ አቅጣጫ መቀጠልና መሄድ እንችላለን ማለት ነው። ስለዚህ ይሄንን እያደረግን ከሄድነ ለእኛ ጥሩ ነገርና ብዙ ነገር እየተከፈለን አሪፍ ነገር እያገኘን ቀዳሚ እየሆነ የተቻለንን ነገር እያገኘን መሔድ እንችላለን ማለት ነው። ስለዚህ ይሄንን እያደረግን ከሄድን እኛ የምንፈልገውን ዝግጅት ለማዘጋጀት አሁን ቀላል ነው። በተለይ አሁን ዳቦ ለማዘጋጀት ሴቶች ናቸው። ሴቶች በቃ በአሪፉ ማዘጋጀት የሚችሉበት ሴቶች ናቸው። አሁን የው ዳቦ አለ የውሃ ዳቦ ማለት በርሚል ነገር አለ ያ በርሚል ይጣዳል ይጣድና በስር እሳት ይነዳል ከዛ እኮ ይደረግበታል ከዛ አዋ ይደረግና መረብ የምትመስል ነገር አለች እዛሽ ላይ ላስቲክ ይደረጋል ላስቲክ ይደረግና ይሄ ሊጡ ይደረጋል ማለት ነው። ያ ተደርጎ ይከተታል ከዛ

አዲስ አመትን እንዴት ታከብራለህ? አዲስ አመት የሚከበረው በቃ አዲስ አመት ማት አሁን ለእኛ ለሀበሾች መስከረም አንድ ነው አዲስ አመት። ለሌሎች ደግሞ አዲስ አመት የሚያከብሩ ጥር ነው ጥር በጥር ማለት ነው። እንደኛ ባህል። በቃ ያኔ ጨፌ ይነሰነሳል ቤት ውስጥ ጨፌ ይደረጋል በቃ የተለያዩ ጨፊዎች ይነሰነሳሉ። እርድ አለ እርድ ይዘጋጃል ማለት ነው። ሻይ ይፈላል ቡና ይፈላል ዳቦ ያው ይቆረሳል በቃ ብዙ ነገር አለ። ከጠላ ይበጠበጣል ከሰዎቹ ጋር በቃ ያለው ሁኔታ አበባ አለ። አበባ እነሱ አበባዎች የተቆነጠሉ ቤት ጋር ግድግዳም እና በራፍ አካባቢ ምናምን ይሰካሉ። እነሱ በሚሰኩበት ጊዜ እኛ ጥሩ ነገር ነው የተሻለ ነገር እያገኘንባቸው አሪፍ ነገር እያገኘን ደስተኞች እየሆንን ነው መሄድ እንችላለን ማለት ነው። ስለዚህ በዚህን ሰዓት እኛ ደስ የሚለንን ነገር ማግኘት እየቻልንበት አሪፍ ነገር እያገኘን እየተጠቀምንበት በጥሩ ሁኔታ በቃ ደስ ብሎን እያከበርን ከወዳጅ ዘመድ ጋር እየተደዋወልን ምናምን እንኳን አደረሳችሁ እንኳን ለአዲሱ አመት በሰላም አደረሳችሁ። እንኳን ምሳሌ አሁን የሁለት ሺህ አስራ ሰባት ዓመተ ምህረት ስናክብር እንኳን ከሁለት ሺህ አስራ ሰባት ዓመተ ምህረት ወደ ሁለት ሺህ አስራ ስምንት በሰላም አሸጋገረን እንኳን ለአዲሱ አመት በሰላም አደረሰን እንኳን በሰላም አደረሳችሁ ምናምን እያልን በቃ በጥሩ ሁኔታ የምናሳልፈው የባህል አይነት ነው። በዚህ በቃ ክረምቱ ሙሉ ዝም ብለን በስራ ምናምን ስንሰራ በከረምንበት ሰዓት ነገር ግን አዲስ አመት ሲመጣ በቃ በአዲስ አምሮ ትምህርት ቤቶች የሚከፈቱበትን ወደ ትምህርት ልጆች የሚኬዱበት ምናምን እህል ምናምን አዘርትሜ የሚደርስበትን ውሸት ምናምን ይደርሳል እሸት ስላተር ባቄላ ምናምን እዚህ ይደርሳል ቦቆሎ ይደርሳል አገዳ ምናምን የሚበላበት በቃ ደስ የሚል አመት እና ጥሩ አመት የሚባል ነው ማለት ነው። እሄንን እያደረግነው ሲንሄድ እኛ ደስተኞች እየሆንን በጣም እርካታን እያገኘን መደሰት እየቻልንበት እንሄዳለን ማለት ነው። በዚህ ሁኔታ እኛ እርካታን እያገኘን የተሻለ ነገር እያገኘንበት መሄድ እንችላለን ማለት ነው። በዚህ በጥሩ ሁኔታ አንፃር ሁሉም ነገር ማግኘት እንችላለን ብዙ ነገሮችን ይህንን ነገር ማድረግ የምንችልበት ነው ማለት ነው እኛ ይሄንን እያደረግን ስንሄድ የተሻለ ነገር አሪፍ ነገር ጥሩ ጥቅም እና አሪፍ እይታ እያገኘንበት መሄድ እንችላለን ማለት ነው። ይሄንን እያደረግን ስንል አዲስ አመት አካባበር ደግሞ አዲስ አመትን እንደማክበር የሚያስደስት ነገር ምንም ነገር የለም ማለት ለኛ ጥሩ ደስታን ትልቅ ደስታን ሊሰጥንና ሊፈጥርልን የሚችል ነው ማለት ነው። ይህንን ደግሞ ጥሩ ደስታና አሪፍ ደስታ ከፈጠረልን እኛ ይህንን ማድረግ አለብን ማለት ነው። ይሄንን እያደረግን ስንሄድ እኛ በቃ ደስተኞች እንደ ባዓል አከባበር ደስ የሚል የለም ከእህት ወንድሞች ጋር ከእናት ከአባት ጋር በቃ ተሰባስቦ በጥሩ ሁኔታ ማሳለፍ እንደዚህ ደስ የሚል ነገር የለም ይህንን በጥሩ ሁኔታ ይህን ማሳለፋችን ማለት ነው። አሪፍ ነገር ለእኛ ጥሩ ነገር ይሰጠናል ምርጥ ነገር የምናሳልፍበት ጊዜ ቆንጆ የሆነ ሰዓት እያሳለፍንበት እየሄድን ነው ማለት ነው። ይህንን እያሳለፍንና ጥሩ ነገር እያገኘን የተሻለ ነገር እያገኘንበት እያዳበረበት ከሄድን ደግሞ በቃ ሁሌም እንደ እስኪመጣ ምንጓጓበት ማለት ነው። አዲስ አመት መቼ ነው የሚደርሰው ቶሎ በደረሰልን ምናምን እያልን በቃ እየጓጓንለት እንሄዳለን ማለት ነው። በጣም እየጓጓን ከሄደ ደግሞ ዝግጅታችን የበለጠ እየጨመረ እየጨመረ በቃ እያሻሻለሁ ደስተኞች እየሆኑ የተሻለ ነገር እያስተካከልንበት ጥሩ ነገር እያገኘን በቃ አሪፍ አሪፍ ነገር እያገኘን እንሄዳለን ማለት ነው። ያኔ የተሻለ ነገር ና አሪፍ ነገር እያገኘን ከሄድን ደግሞ እኛ በሁሉም ነገር ደስተኞች እየሆንን ከቤተሰብ ጋር አብሮ መሳቅ መጫወት ጥሩ ነገር ማሳለፍ መጠጣት መብላት ሁሉን ነገር በአሪፉ ማሳለፍ ለበአል ወቅት እንደዚህ እያደረግን እናሳልፋለን ማለት ነው። ይህ ደስ የሚልና በቃ ጥሩ ነገሮችን እያሳለፍንበት ያለ በቃ ደስ የሚል ነገር ሁሉንም ነገር ማስተካከልና ማሳካት የምንችልበት ሁኔታ እስከሆነ ድረስ በቃ ደስ የሚል ነገር ነው። ጥሩ ጊዜ እያሳለፍንበት አሪፍ ነገር እያገኘንበት እየሄድን እስከሆነ ድረስ ለኛ በቃ አሪፍ ነው። ጥሩ ነገር እያገኘንበት የተሻለ ነገሮችን እንደዚሁ ገቢ እያገኘን በቃ በአሪፉ ጥሩ ነገሮችን እያሳለፍን መልካም ነገር እያገኘን እያሳለፍንበት የመንሄድ ስለሆነ ድረስ እኛ ደስ ብሎን ነው እያሳለፍነው ያለ ማለት ነው። በቃ በጥሩ ሁኔታ በአሪፉ ነገር በመልካም ነገር እያሳለፍን ጥሩ ነገሮችን እናገኝበታለን ማለት ነው። መልካም ነው ደስ የሚል ነገር ነው

እሳት ማንደድ ትችላለህ? አዎ እችላለው ማለት እሳት የሚነደደው ክብሪት አለ። መጀመሪያ ክብሪቱ ይገዛል ከክብሪቱ ሊያያይዝልን የሚችል በቶሎ እንጨት ነገር ቀጫጭን የሆኑ እንጨቶችን። እናደርጋለን ከዛ ክብሪቱን እንጭረዋለን ማለት ነው። ክብሪቱን ከጫረነው በኋላ እንለኩሰዋለን ማለት ነው። ከዛ ከለኮስነው በኋላ እኛ የተሻለ ነገር እሳቱ በጥሩ ሁኔታ መንደድ ይችላል ማለት ነው። እሳቱ በጥሩ ሁኔታ ከነደደ ደግሞ እኛ ያን እሳት ባነደድነው ልክ የምንፈልገውን ነገር መጠቀም እንችላለን። ምሳሌ አሁን ማሳዎችን በበጋ ወቅት ማሳዎችን ለማቀጣጠል ወይም ለመለብለብ ከሆነ ያን እሳት ያነደደው ማሳውን በጥሩ ሁኔታ መለብለብ እንችላለን ማለት ነው። ከዚያ ውጪ ደግሞ ምግብ ለማብሰል ከሆነ ካያያዝነው ምግባችን በጥሩ ሁኔታ ማብሰል እንችላለን ማለት ነው። ምግባችን እናበስላለን ምግባችን ካበሰልንበት በኋላ ደግሞ እኛ ያን ምግብ ያበሰልነው ልንመገበው ነው አይደለ መመገብ እንችላለን ማለት ነው። በጥሩ ሁኔታ በጥሩ ሁኔታ ከተመገብነው ደግሞ እኛ በዚያን ሰዓት ደስተኞች በቃ። የሁሉ ሁሉን ነገር ማግኘት የምንችል የተሻለ ነገር ያስደስተናል ማለት ነው። ይህንን ነገር ብናደርግ ሁሉም ነገር ይችላል እሳት ማንደድ እችላለሁ በቃ በዚህ መልኩ እሳት ይነደዳል ማለት ነው። ከዚህም ወጣ ተብሎ ደግሞ በተለያየ ለተለያየ ነገር ለተለያየ ዘርፈ ጥቅም ብዙ ላላቸው ነገሮች ለመጠቀም ይህንን ነገር ልናደርገው እንችላለን ማለት ነው። ከዚህ ውጪ ለየት ባለ መልኩ ለተለያየ አላማ ለማዋል እኛ ልንጠቀመው እንችላለን እንጂ እንደየሁኔታው በዚህ መልኩ መጠቀም እንችላለን ማለት ነው። ከዚህም አልፎ እኛ የምንፈልገውን ነገር ለማድረግ ምሳሌ መናገር ቀደም ብዬ እንደተናገርኩት። ምግብ ለማብሰል ከሆነ ምግቦችን ለማብሰል ማሳዎችን ለመለብለብ ከሆነ ማሳዎችን ለማቃጠል እንደዚህ አይነት እሾሆችን መንገድ ላይ ያሉ እሾሆችን። እነሱን ለማቀጣጠል ከሆነ እነሱን ለማስበላት ምናምን ለዚህ ለዚህ መልኩ ልንጠቀመው እንችላለን ማለት ነው። ስለዚህ እሳት በዚህ በዚህ መልኩ እናነዳለን ማለት ነው። በዚህ መልኩ ካነደድን እሳቱን በዚህ መልኩ ልናደርገው እንችላለን ማለት ነው። ከዚህ ውጪ ባለው ነገር እኛ ምንም ነገር ልናደርግ አንችልም ማለት ነው። በዚህ በዚህ መልኩ ልእንጠቀመዋለን ለተለያየ ጥቅም ነገር ማዋል እንችላለን በቃ አሪፍ ነው። ብዙ ነገሮችን ማድረግ ሁሉም ሰው የተለያዩ ሊሰራው የሚችል እና መስራት የሚፈልገው የተለያየ ስራ መስራት ይፈልጋል ነገር ግን የሚሰራው ስራ ምንድንነው? የሚሰራው ስራ ከዚህ አንፃር አሁን እሳት አደጋ ያደርሳል ከእነሱ ጥንቃቄ ማድረግ ያስፈልጋል ማለት ነው። ጥንቃቄ አድርገን ነው ማዘጋጀት ያለብን እንጂ አሁን እሳት ጠባሳ ይጥላል ከሰው ጋር ሰውነት ጋር ጠባሳ ይጥላል ማለት ነው። ጠባሳ ከጣለብን ደግሞ እኛ ጉዳት ሊደርስብን ይችላል ማለት ነው። ስለዚህ ከዚህ ጉዳት ደግሞ እኛ ለመታደግ ይህንን ነገር በጥንቃቄ ማድረግ አለብን ማለት ነው። ለምንፈልገው ነገር አጥፍተን ማለት ካነደድነው በኋላ መልሰን ማጥፋት መቻል አለብን ማለት ነው። ቤት ሊያቃጥል ይችላል። ማሳዎችን ማለት ማሳ ስል እህል ያላቸውን ማሳዎችን ሊበላ ይችላል እንደገና ደግሞ ቤቶችን ሊያያይዝ ይችላል። በቃ በዚህ ነገር ስም ብዙ ጉዳት ሊያስከትል ስለሚችል። ይሄን ይሄንን ነገር አስተካክለን በጥሩ ሁኔታ በተስተካከለ መልኩ ማድረግ አለብን ብዬ አምናለሁ ማለት ነው። እንጂ ከዚህ ውጭ ከሆነ ከእኛ ላይ ተጽዕኖ ሊያሳድር ሊሆን ይችላል ማለት ነው። በእኛ ጋር ተጽዕኖ ካሳደረ ደግሞ ጉዳት ነው ማለት ነው። ወጪ አሁን የሰራነው ቤት ሲቃጠል በእሳት ሌላ እንደገና ደግሞ ቤት ለመሰራት ወጪ በጣም ከሚፈለገው በላይ መስዋዕትነት ልንከፍል እንችላለን። ድጋሚ አንዴ የሰራነውን ቤት አጠን እንደገና ሌላ ድጋሚ ቤት ለመስራት ብዙ ወጪዎችን ልናወጣ እንችላለን ማለት ነው። ስለዚህ በዚህ መልኩ እንደነዚህ አይነት ተግባሮችን ስናደርግ በጥንቃቄ በጥሩ ሁኔታ ነው ማድረግ ያለብን ማለት ነው። እንጂ በዚህ መልኩ ካልሆነ እኛ ጋር ተጽዕኖ ሊፈጥሩብን ይችላሉ ብዙ ተጽዕኖ ሊያሳድሩብን ይችላሉ ማለት ነው። ስለዚህ ይህንን እያደረግን በሄድን ቁጥር እኛ ጥንቃቄያችን እየጨመረ መሄድ መቻል አለበት ማለት ነው። አደጋው እንዳይደርስ አደጋው ከመፈጠሩ በፊት ቀድመን ጥንቃቄ ማድረግ ይጠበቅብናል ማለት ነው። በጥንቃቄ እያንዳንዱን የምናደርገውን ተግባር ጥንቃቄ በተሞላበት መልኩ መሆን አለበት። ለዚህ ተግባር ብቻ ሳይሆን ለሌሎቹ ለእያንዳንዱ እንቅስቃሴያችን በቃ ለእያንዳንዱ እንቅስቃሴ።

ስለ ቅርብ ጓደኛዬ በቃ ብዙ ነገር መንገር እችላለሁ ቅርብ ጓደኛዬ አለ። እሱ በቃ ሁሉም ነገር ቁርስ ስንበላ በአንድ ነው። ሻወር ስንወስድ ራሱ ሻወር እንውሰድ ተባብለን ነው በቃ ወደ ትምህርት ቤት ስንሄድ። አብረን ነው እምንሄደው ወደ ክላስ ስንሄድ አብረን እንሄዳለን ምናምን። በቃ ክላስ ስንሄድ ምናምን ትምህርት ቤት ስንሄድ አብረን ነው እምንሄደው። ሁሉ ጊዜያችንን አብረን ነው እምናሳልፈው መዝናናት ስንሄድ ምናምን አብረን በጋራ ጉዞ እናደርጋለን እንንቀሳቀሳለን እምንንቀሳቀሰው በጋራ ነው። ሁሉ ሁሉንም ነገራችን በቃ እያንዳንዱ ተግባራችን ከእሱ ጋር ነው እምናደርገው አብዛኛውን ጊዜ። ይሄንን ነገር ብናደርግ መልካም ነው። የተሻለ ነገር እናገኝበታለን ምናምን ብለን አስበን እስከሆነ ድረስ እያንዳንዱ እንቅስቃሴያችን በጋራ ሁኔታ በተሞላበት ይህንን ነገር እያደረግን ብንሄድ ለእኛ መልካም ነው። ጥሩ ጥቅም ይሰጠናል የተሻለ ነገር እናገኝበታለን ምናምን። እየተመካከርን ይሄ ለእኔ ጥሩ ነገር ይሰጣታል። ስለዚህ ይሄንንም አንተ ብታደርገው ወይም? ይህንን እኔ ጥሩ ነገር አግኝቼበታለሁ አንተ። የተሻለ ነገር ሊያስገኝህ ስለሚችል ይህንን ብትሞክር መልካም ነው ምናምን እየተበባልን በጥሩ ሁኔታ እንቀጥላለን ማለት ነው። ከዚህ ውጭ ያለው ነገር ደግሞ ብዙም አስፈላጊ አይደለም ማለት። በጣም የወጣ እማይጠቅም ስራ ምናምን መስራት መቻል የለብንም። ለኛ ለውጥ ሊሰጠን ለሚችል በህይወት ጉዟችን ውስጥ የተሻለ ጥቅም ሊያስገኘን እሚችልና የተሻለ ነገር ልናገኝበት በምንችለው መልኩ መሆን መቻል አለበት እንጂ ከዚህ ውጪ ከሆነ ጥሩ አይደለም ለእኛ ማለት ነው። አሪፍ ነገር ማግኘት እምንችለው በዚህ መልኩ እስከሆነ ድረስ። እኛ ማግኘት ያለብን ይህንን ነው በዚህ መልኩ ካልሆነ እኛ ጥሩ ነገር ልናገኝ አንችልም ማለት ነው። የተሻለ ነገር ማግኘትም አንችልም ስለዚህ የተሻለ ነገር እምናገኘው ደግሞ እኛ ምንድነው? በጋራ እየተመካከርነ በጥሩ መንገድ በጥሩ ሁኔታ አብረን መሄድ መንቀሳቀስ መጓዝ ስንችል ነው ማለት ነው። ስለዚህ በዚህ መልኩ እኛ ከተሄድን ከተጓዝን ከተንቀሳቀስን በጓደኛችን በግንኙነታችን ውስጥ ጥሩ ነገሮችን እየፈጠርን መልካም ነገሮችን እያገኘን መሄድ እንችላለን ማለት ነው። ከዚህ ውጪ ካለ ለእኛ ተጽዕኖ ይፈጥርብናል ማለት ነው። ስለዚህ ይሄንን እያደረግን መሄድ ከቻልን አሪፍ ነው ማለት ነው። ከዚ ውጭ ከሆነ ከእኛ ጋር ብዙ ተጽዕኖ ሊያሳድርብን ይችላል ማለት ነው። ተጽዕኖ ስል በቃ እኔ እምችለውን ጓደኛ ላይችለው ይችላል እሱ ጓደኛ የሚችለውን ደግሞ እኔ ላልችለው ስለምችል ጓደኝነታችን በቃ የምናደርገውን ስራ እያንዳንዱን ስራ በጋራ ለማድረግ ይጠቅመናል ማለት ነው። በጋራ የምናደርገው ስራ ደግሞ ከእኛ ላይ ትልቅ ለውጥ ሊሰጠን ይችላል። ማለት ብዙ ነገሮችን ልንጠቀምበት ልናገኝበት እንችላለን ማለት ነው። ስለዚህ ጓደኛ የፊት መስታወት ነው ይባላል ማለት በቅርብ ያለ ስለሆነ ሁሉን ነገር የእያንዳንዱን የኔን እንቅስቃሴ የእያንዳንዷን እንቅስቃሴ እሱ ያውቃል ማለት ነው። የእሱን እንቅስቃሴ እኔ አውቃለሁ ማለት ነው። በዚህ መልኩ ልነግረው እችላለሁ ሊነግረኝ ይችላል ማለት ነው። እና ጓደኛ የፊት መስታወት ነው እሚባል በዚህ ምክንያት ነው ማለት ነው። ስለዚህ እያንዳንዱ እንቅስቃሴያችን ተግባራችን በጓደኛችን ሁኔታ ይወሰናል ማለት ነው። በዚህ መልኩ ካልሆነ ይሄ እዚህ ጋር እኛ ተጽዕኖ ሊያሳድርብን ይችላል ማለት ነው። ስለዚህ ይሄ ከተጽዕኖ ካሳደረብን ደግሞ እኛ የምንፈልገውን ነገር ሳናገኝ ልንቀር እንችላለን ማለት ነው። ስለዚህ የምንፈልገውን ነገር ሳናገኝ ከቀረን ደግሞ ከእኛ ጋር ብዙ ተጽዕኖዎች ሊያሳድርብን ይችላል ማለት ነው። ይሄን ይሄንን ማስተካከል አለብን ብዬ አምናለሁ ማለት ነው። በጥሩ ሁኔታ በጥሩ ሪሌሽን ለመቀጠል ጓደኛ ጋር በቃ በጥሩ ግንኙነት ለመጓዝ ይህንን ነገር ያደረግን እየተመካከርን አንተ ትብስ አንተ ትብስ ተበብለን መቀጠል እንዳለብን አምናለሁ ማለት ነው። ከዚህ ውጪ ከሆነ ጓደኛ ተጽኖ የሚያሳድር ጓደኛ አለ አሁን ወዳልኩ ቦታ ሊወስድ እሚችል አላስፈለጊ ቦታ ከስራ ውጭ ያሉ ነገሮች ወይም ከእኛ ህይወት ላይ ምንም ተጽዕኖ ሊያሳድሩ እማይችሉ ነገሮች ጋር እናሳልፍ እሚል ጓደኛ ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። እኔ እንደራሴ ማለት ተገቢ ካልሆነ ደግሞ እኛ ከዚህ ጓደኛ ጋር ብሬክ አፕ ማድረግ አለብን። እንጂ እሱ እንደዚህ ያደርጋል ብለን ወይም እሱ ይህንን አናድርግ ስላለን የማይጠቅመንን ነገር እያደረግን መጓዝ መቀጠል የለብንም

በቤትህ ውስጥ ልዩ መቀመጫ አለ ወይ? አዎ በቤቴ ውስጥ ራሴ በቃ ለየት ያለች መቀመጫ አለችኝ ማለት ከራሴ ከቤቴ እዛው በረንዳ አልፍ ብሎ ማለት ነው። እኔ ራሴ ብቻዬን የምቀመጥባት ቦታ አለች እዛች ቦታ እኔ ጸሎት ሳደርግም ሆነ የተለያየ ነገሮችን ስሰራ እና አንዳንድ ነገሮችን ማስተካከል ስፈልግ እንዲሁም በምጽፍ በማነበበት ጊዜ የራሴ ልዩ የሆነች ቦታ አለች ማለት ነው። እዛች ልዩ ከሆነች ቦታ እኔ ቁጭ ብዬ የተሻለኝን በቃ እኔ የምፈልገውን ነገር እያደረኩኝ ሁሉንም ነገር በራሴ እያመቻቸው ሁሉንም ነገር እያስተካከልኩኝ እሄዳለሁ ማለት ነው። ስለዚህ ይሄንን ነገር በማድረግበት ጊዜ እኔ በዛን ሰዓት ለኔ ልዩ ደስታ ትፈጥርልኛለች ማለት ነው። የተሻለኝን ነገር እያደረኩኝና እያገኘሁኝ መሄድ እችላለሁ ማለት ነው። ስለዚህ በዚህን ሰዓት እኔ እንደዚህ እያደረኩኝ የተሻለ ነገር እያደረኩ በሄዱበት ሰዓት ሁሉም ነገር በጥሩ ሁኔታ እየሄደ በአሪፉ እየተስተካከለ አሪፍ ነገር እያገኘሁበት ጥሩ ነገር ለኔ እየሰጠኝ ጥቅም እያገኘሁበት እሄዳለሁ ማለት ነው። እንደዚህ በሚሆንበት ጊዜ እኔ የተሻለ ነገርና አሪፍ ነገር መልካም ነገር እያገኘሁበት የተስተካከለ ነገር የተለየ ጥሩ ጥቅም እየሰጠኝ በቃ እየወደድኩት እመጣለሁ ማለት ነው። ይሄንን በማደርግበት ጊዜ እኔ የተሻለ ነገር አሪፍ ነገር ጥሩ እይታ እያገኘው እየወደድኩት እያፈቀርኩት እመጣለሁ ማለት ነው ስለዚህ ይህ ቦታ ለኔ ልዩ በቃ ደስ የምትል ነገር እንደ መዝናኛ የማሳልፍባት እንደ ማጥኛ ቦታ ሁሉን ነገር በቃ የተለያዩ ስራዎችን ለመስራት የምጠቀምባት ቦታ ናት። እና ሁሉን ነገር እኔ በዚሁ መልኩ ለማካሄድ ለማሳካት የተቻለኝን ሙከራ እያደረኩኝ አሪፍ ነገር እያገኘሁ እያሻሻልኩኝ ብዙ ነገሮችን እየሞከር ሙከራ እያደረኩ እያካሄዱኝ በቃ አርፍ ነገር ብዙ ለኔ ጥቅም ሊሰጠኝ የሚችሉትን ነገሮችን ደስ የሚሉ ስራዎችን እኔን ለራሴ ጥቅም ሊሰጡ የሚችሉ ነገሮችን እየሰራሁበት በቃ የተሻለ ነገር አሪፍ ነገር እያገኘሁበት እመጣለሁ ማለት ነው። ይሄንን እያደረኩ ነው የምታውቀው እኔ ደግሞ በቃ በሁኔታ አንፃር እየተደሰትኩና የትም ቦታ ከእኔ ቦታ እኔ ውጭ ማንም እንዳይቀመጥበት እያደረኩኝ ለራሴ በቃ ትኩረት ሰጥቻት ይሄንን ነገር ስራ እየሰራሁበት መምጣት እችላለሁ ማለት ነው። በዚህን ሰዓት ለኔ ልጅ ጥቅም እና የተለየ አሪፍ ነገር ሊሰጠኝ ይችላል ማለት ነው። ይሄንን በሚሰጠኝ ጊዜ የተሻለ ነገር አሪፍ ነገር ልዩ ጥቅም ለኔ እየሰጠኝ በቃ ደስ የሚል ነገር እያገኘሁ እየተነቃቃሁበት ደስ የሚል ዜና ያገኘሁበት አሪፍ ነገር ያገኘሁበት እመጣለሁ ማለት ነው። ይሄንን እያደረኩና አሪፍ ነገር እያገኘሁበት ከመጣሁ ደግሞ የተሻለ ነገር ለኔ ሊያስደስት የሚችለኝን አሪፍ ነገር እያገኘሁ በቃ ደስ የሚል ነገር እያገኘሁኝ እመጣለሁ ማለት ነው። በዚህ ደግሞ እኔ ደስተኛ እየሆንኩኝ ሁሉንም ነገር ማስተካከል እየቻልኩኝ ጥሩ ሁኔታና አሪፍ ነገር እያገኘሁበት እመጣለሁ ማለት ነው። ይሄንን ሳደርግ እኔ በቃ ብዙ ነገሮችን አሪፍ ነገር እይታዎችን የተሻለ ነገር ደስ የሚለውን ሁኔታ እያስተካከከልኩ አርፍ ነገር እያገኘሁበት እመጣለሁ ማለት ነው። ስለዚህ በዚህ ሁኔታ ሁሉም ሰው ይሄንን ቢያደርግ እና አሪፍ ነገር ቢሰራ መልካም ነው ማለት ነው። አሪፍ ነገር ነው ይሄ ለሁሉም ነገር ደስ የሚል ሁኔታና ጥሩ ነገር ይሰጠናል ማለት ነው። ይሄንን እኛ እያደረግን ብንሄድ አሪፍ ነገር ደስ የሚል ነገር ጥሩ ስሜት እያገኘሁበት እንሄዳለን ማለትነው። ይህንን እኛ ካደረግን በአሪፉ በጥሩ ሁኔታ እኛ ደስ የሚለን ነገሮችን እያገኘን በአሪፉ በጥሩ መንገድ ይህንን ነገር እያስተካከልንና አሪፍ ነገር እያገኘን እንሄዳለን ማለት ነው። ሁላችንም ይሄንን ብናደርግ አሪፍ ነው። ለሁሉም ነገር መልካም ነው። ደስ የሚል ሁኔታ ስለሆነ ሁላችንም ይሄንን ብናደርግ ደስ የሚል ነገር አለው ማለት ነው። እና በእያንዳንዱ ሁሉም ነገር በየግሉ ይህንን ወስዶ ለራሱ አሪፍ ሙከራ እያካሄደ ቢሄድ ጥሩ ሁኔታ ስለሆነ ይህንን ማድረግ መቻል አለብን ማለት ነው። ስለዚህ ይሄንን እያደረግን ብንሄድ ለኛ የተለየ ጥቅም ነገር ደስታን እየሰጠን ደስ የሚል ነገር ጊዜ በጥሩ ሁኔታ እያሳለፍንበት እንሄዳለን ማለት ነው። ሁላችንም ይሄንን ብናደርግ መልካም ነው ማለት ነው። ስለዚህ ይሄንን እያደረግን አሪፍ ነገር እያደረግንበት የተሻለ መንገድ እየተከተልን ብንሄድ መልካም ነው ማለት ነው። ስለዚህ ሁላችንም

የምትወደው አትክልት ምንድነው? እኔ አብዛኛው ጊዜ የምወደው አትክልት ሸንኮራ አገዳ እወዳለሁ ሙዝ እወዳለሁ ቡርቱካን እወዳለሁ። በቃ ማለት እነዚህ አትክልት ፍራፍሬዎች። ለአምሮም ለሰውነትም በቃ ጥሩ እና የተመጣጠነ ተክለ ቁመናና እንዲሁም ደስ የሚል ነገር የሰውነት ግንባታ ስለሚሰጡ እነዚህን ነገሮች እኔ በብዛት ትኩረት አድርጌ የተለየ ልዩ ትኩረት እና ተሰጥኦ ሰጥቼ እኔ እጠቀማቸዋለሁ ማለት ነው። እና እነዚህ የአትክልት ምግቦች። ለአምሮአችን እድገት ለአስተሳሰባችን ጥንካሬ እና የተሻለ አስተሳሰብ ለውጥ ምናምን ለማምጣት እኛ በአሪፉ በቃ እነዚህን የአትክልት ምግቦች መመገብ መቻል አለብን ማለት ነው። እነዚህን የአትክልት ምግቦች ስንመገብ እኛ ደስተኛ ሆነን በቃ የተሻለ ነገር ጥሩ ነገር ይሰጠናል ብለን አምነንበት ምናምን ደስተኛ ሆነን እስከሆነ ድረስ እኛ በአሪፉ የተሻለ ነገር አሪፍ ነገር ጥሩ ነገር እያገኘንበት እንመጣለን ማለት ነው። ይህ ሲሆን እኛ አምሯችን ጋር የተሻለ ትልቅ ሀሳብና ጠንከር ያለ በቃ የተሻለ አስተሳሰብ ችግሮችን ለመፍታት እና ጥሩ ሁኔታ ለማግኘት እኛ ስለሚያስችለን ይህንን ነገር እያደረግነውና እያዳበርነው ብንሄድ። ጥሩ ልምድ ነው ብዬ አስባለሁ ማለት ይህንን እያደረግን እኛ በምንመጣበት ሰዓት ጥሩ እይታና መልካም ነገር ማግኘት እንችላለን። ማለቴ አሪፍ ነገር ማለት ነው ጥሩ ነገር በቃ እያገኘን ማምጣት እንችላለን ማለት ነው። እንደዚህ እያደረግን በምንወጣበት ጊዜ እኛ የተሻለ ነገር እና መልካም ጥሩ ሁኔታ የተከፈለን መምጣት ይቻላል ማለት ነው። ይሄንን እያደረግን ስንመጣ ሁሉም ነገር አእምሮአችን ትልቅ ለውጥ እያገኘ እያደገ በአስተሳሰባችን በትምህርታችን በሁሉ ነገራችን ለችግሮቹ መፍትሄ በመስጠት ረገድ በቃ የተሻለ ጠንክር ያለ እሳቤ እንዲኖረን አሪፍ ነገር እያደረግን እንመጣለን ማለት ነው። ይሄንን እያደረግን ስንመጣ እኛ በቃ ለሁሉም ነገር ደስተኞች የተሻለ አሪፍ ነገር እያደረግን ሁሉም ነገር በዚህ መልኩ እንዲሄድና እንዲቀጥል እናደርጋለን ማለት ነው። ይሄንን ስናደርግ እያንዳንዱ በጥንቃቄ መሆን መቻል አለበት ሁሉም ነገር ማለት የምንመገበውም የአትክልት አሁን የተበላሸ ሊሆን ይችላል አሁን። ቶሎ ሚበላሹ እንደ ቲማቲም አይነቶች የቲማቲም አትክልቶች እነዚህ ቶሎ የመበላሸት አቅም አላቸው። እነዚህ ቶሎ በሚበላሹበት ጊዜ በአሪፉ ማስተካከል መቻል አለብን ማለት ነው። ይሄንን ስናስተካክል እኛ ለጤናችን ጋር ትኩረት እያደረግን ጥንቃቄ እያደረግን ከሆነ በቃ እኛ የተሻለ ነገር እያገኘንበት እና ጥቅም እየሰጠን ይመጣል ማለት ነው። ይሄንን እየሰጠን ከመጣ ደግሞ እኛ ሁሌም የተሻለ ነገር አሪፍ ነገር እያገኘንበት አሪፍ ነገር እያገኘን መሄድ እንችላለን ማለት ነው። ስለዚህ ይህንን አድርገን በዚህ መልኩ አሪፍ ሁኔታና ጥሩ ነገሮችን ፈጥረን። በቃ በሁሉም ዘንድ የተሻለ አመለካከት ነው ከሰዎች ልዩት ያለ የምንሰራው ስራ የምናደርገው ድርጊት የምንተገብረው ተግባር ከእኛ ለአእምሮአችን ጥሩ ሁኔታና ምቹ ሁኔታዎችን እየፈጠርን በጥሩ መንገድ መሄድና መጓዝ እንችላለን ማለት ነው። በዚህ መንገድ ስንሄድ እኛ የተሻለ ነገር አሪፍ ነገር እያገኘን ጥሩ ነገሮችን እያካሄድን መሄድ እንችላለን ማለት ነው። ይህንን ስናደርግ እኛ ደስተኞች አሪፍ ነገር። ለአምራችን እየነገርነው ጥሩ ነገር ሊያስገኝም እንደሚችል አትክልት የሚሰጠውን ጥቅም ከየትም ማግኘት እንደማንችል። በጥሩ ሁኔታ እያደረግን ይህንን እያካሄድነው ኬድነው ለኛ አሪፍ የሆነ ጥሩ የሚባል መልካም የሚባል ነገር እያገኘንበት እና የተሻለ ነገር እያገኘንበት መሄድ እንችላለን ማለት ነው። ግን ከአትክልት ውጭ ያሉ ምግቦች አብዛኛውን ጊዜ ለሰው ልጆች ብዙም አይመከሩም ለአምሮ እድገት በተለይ የዚህን ያክል የተለየ ጥቅም አይሰጡም ተብሎ ይታሰባል። እና ለአምሯችን ጥቅም ሊሰጡ ሚችሉ ነገሮችን እንደነዚህ አይነት ምግቦችን ማለት ነው። የአትክልት ምግቦችን በብዛት ብንመገብ በጣም ለእኛ ጥሩና የተሻለ ጥቅም ይሰጡናል ማለት ነው። እኛ ይሄንን ብምናደርግበት ጊዜ እኛ ለየት ያለ የተሻለ ጥቅም እየሰጠን እያገኘንበት እንሄዳለን ማለት ነው። ይሄንን ያደረግንና ያገኘንበት ከሄድነ እኛ የተለያየ ትኩረት የሚሰጥ ነገር አሪፍ ነገር የተሻለ መልካም ነገር እያገኘን ጥሩ መልካም ነገሮችን እያዳበርነ ጥቅም የተለየ ጥቅም የሚሰጡን የአትክልት ምግቦች እነ ሸንኮራ አገዳን እነ ቲማቲም እነ ብርቱካን እነ ሙዝ። በቃ እና አቮካዶ እንደዚህ አይነት ነገሮችን ማንጎ

ብዙ ትንሽስ አለ ወይ ብዙ ትንሽ የለኝም? ሶስት ታናሾች ናቸው ያሉኝ እነሱም በቃ ተማሪዎች ናቸው። የዚን ያክል በጣም ብዙ የሚባሉ ታናሾች የሉኝም እነሱ ናቸው ያሉኝ ለኔ ማለት ነው። ታናሾች ናቸው እነሱ ለኔ የተለየ ልዩ ትኩረት አላችሁ በቃ እወዳችኋለሁ ታናሽ ወንድሞችና እህቶች ናቸው ያሉኝ። እነሱም በጣም እኔ እወዳቸዋለሁ የተለየ ትኩረት ነው ያላቸው እነሱም ለኔ ያላቸው እንክብካቤ በጣም ደስ የሚል ነገር። በጥሩ እንክብካቤ ስለሚሰጡኝ ለኔ በጣም አሪፍ የሚባልና የተሻለ ነገር። ለኔ እየሰጡኝ እገኛለሁ ማለት ነው እነሱ ለኔ ልዩ ትኩረት የተሻለ ነገር ያላቸው። ሰዎች ስለሆኑ እኔ እነሱን በጣም ባሪፉ ወድጃቸውና አክብሬያቸው ነው እየኖርኩት ያለ ማለት ነው። ስለዚህ እነሱ ለኔ በቃ በጣም ሁሉ ሁለ ነገሬ ናቸው በቃ ሁሉም ነገር በእነሱ ነው። እኔ ደስተኛ ናቸው ሲጫወቱ ከእኔ ጋር ማውራት ይፈልጋሉ ምናምን በቃ ያለው ሁኔታ አንፃር ልብስን እነጠብልህ ምናምን ይላሉኛል በቃ። ፍቅራቸው እንዴት እንደሚለይ ደስ የሚል ነገር አላቸው በቃ እነሱ ልዩ ትኩረት በቃ ከእኔ ጋር የተለየ ስሜት ለመስጠት ለኔ ያላቸውን ነገር በቃ ገራሚ የሚባል ነገር ነው ማለት ነው። በጣም በአሪፉ እነሱን ለኔ የተሻለ ነገር በቃ አሪፍ ነገር ያላቸው ትኩረታቸው በቃ ለኔ ያላቸው አመለካከታቸው በቃ ከበሬታቸው ለኔ የሚሰጡኝ ቦታ በቃ በቃ ይለያል ጥሩ ትልቅ ነገር በቃ እንደ ትልቃቸው ቆጥረውኝ ያክብረውኝ ምናምን። ና እዚህ ተቀመጥ ምናምን እያሉ ቦታ አራሱ በቃ በአሪፍ ሁኔታ እያመቻቹልኝ የተለየ ነገር በቃ አላቸው። እነሱ እና አሁን በዚህ በግቢ ቆይታዬ ውስጥ እኔ እነሱ ጋር ትንሽ ራቅ ብያለሁ ተማሪ ስለሆንኩኝ ወደ ግቢ ሄጃለሁ ማለት ነው። በጣም ናፍቀውኛል እነሱን ለኔ የተለየ ነገር አላቸው ሁሉን ነገሩን ማድረግ ይችላሉ በቃ አሪፍ የሚባል ስሜት አላቸው ማለት ነው። እነሱ ለኔ የተለየ ነገር እና ትልቅ ነገር መስጠት ይችላሉ ማለት ነው። እና ይሄንን በምናደርግበት ጊዜ እኔ ይሄንን ሳደርግ በጣም ደስተኛ ነኝ ማለት ነው። በጣም ደስተኛ ማለት ተደስቼበት ሁሉን ነገር ደስ እያለኝ ደስታ ፈጥሮልኝ ነው እኔ የማደርገው ማለት ነው። ስለዚህ ይሄንን ደስ ብሎኝ እያደረኩት ያለው ሁኔታ ደግሞ ለኔ ልዩ ትኩረትና ትልቅ ነገር እየሰጠኝ ይገኛል ማለት ነው። በዚህን ሰዓት ለኔ ተጨማሪ አሪፍ ነገር ጥሩ እይታ ያላቸው እነሱ ስለሆኑ ለኔ በቃ ትልቅ ክብር እንክብካቤ አላቸው። የተለየ ደስ የሚል ስሜት አላቸው ልጆቹ ለኔ ማለት ነው። እና ይሄንን ሳደርግ ለኔ በጣም ደስ እያለኝ እየተደሰትኩኝ ሁሉ ነገር ሁሉ ጊዜ የለ እኔ በቃ ወደ እኔ አምጥቼ በአሪፍ ሆኖ እያደረኩትና እያዘጋጀሁት ያለ ማለት ነው። ይሄንን ሳደርግ ለኔ ደስተኛ ነኝ ማለት ነው በቃ ባለው ሁኔታ አንፃር ሁሉም ነገር መደሰት እችላለሁ ማለት ነው። በዚህ መልኩ እያደረግን ይሄንን እያስቀጠልን መሄድ እንችላለን ማለት ነው። ስናደርግ ለኛ ብዙ ጥቅሞችን እናገኛለን ከታናሽ ጋር አብሮ መጫወት መብላት መጠጣት በቃ የተለያየ ጊዜያቶችን መጫወት ኳስ አዘጋጅቶ ምናምን መጫወት በቃ ከእነሱ ጋር ያሉ ጊዜያቶችን ማሳለፉ በራሱ በጣም ደስ የሚልና ደስታ ሊሰጥ የሚችል ነው ማለት ነው። ልዩ ትኩረት እንዲኖረን ለእኛ የተሻለ አመለካከት በቃ በአሪፉ የተለየ መንገድ እንዲኖረን ያደርጋሉ ማለት ነው። እና እንደዚህ ስለሆነ ይሄን ስናደርግ እኛ ደግሞ ደስ እያለን ደስተኞች ሆነን ከሆነ በቃ የምናደርገውን ነገር እየወደድን ነው። ልዩ ትኩረት እያገኘንበት የተሻለ መንገድ እየሰጠን ለኛ በአሪፉ መሄድ እንችላለን ማለት ነው። ይሄ ካልሆነ ግን ለእኛ የተለየ ስሜት አሪፍ ነገር ላይኖረው ይችላል። ይሄንን ስናደርግ እኛ ደስተኞች ሆነን በአሪፉ ከሆነ እያሳለፍነው ያለ አይረሴ ጊዜ ያለው በጣም ደስ የሚል ሰዓት ነው። በቃ እያንዳንዱ የምናደርገው ተግባራችን እንቅስቃሴያችን መልካም እና የተሻለ ልዩ ጥቅም ሰቶን መልካም ነገር እያገኘንበት ደስተኞች እየሆንን እንሄዳለን ማለት ነው። እንጂ ይሄ ካልሆነ በቃ በአሪፉ በጥሩ መንገድ ማድረግ ማካሄድ እንችላለን ማለት ነው። በጣም ደስ የሚል ጊዜያቶችን ማሳለፍ ይቻላል። አብሮ መዝናናቱ መጫወቱ በቃ የተለያየ ጨዋታዎችን አዘጋጅቶ መጫወት ቁጭ ብሎ ምናምን በግሩፕ እንደዚህ በእነሱ ጋር ከልጆቹ ጋር የተለያዩ ጊዚያቶችን ማሳለፍ በቃ ትውስታ ይፈጥራል። ደስ የሚል ነገር አለው ትዝታ አለበት ማለት ነው። ይሄ በጣም ሊያስደስተና ከእኛ ጋር ጥሩ ስሜት ሊፈጥርልህ የሚችል እስከሆነ ድረስ በጣም በአሪፉ የተለየ መንገድ ይሰጣል

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ማለት አሁን የቴክኖሎጂ ችግር ሲባል አብዛኛውን ጊዜ ብዙ ችግሮች አሉ። ከቴክኖሎጂ ጋር ተያይዞ የሚመጡ ብዙ ነገሮች አሉ። ማለት አሁን ቴክኖሎጂ የቴክኖሎጂ ችግር አሁን ለምሳሌ ዋይፋይ መጠቀም ቴክኖሎጂ ነው አይደል? ዋይፋይ መጠቀም ቴክኖሎጂ ስለሆነ ድረስ ዋይፋይ ለመጠቀም እኔ አልችልም። እምቢ ቢለኝ። ዋይፋይ ኬብሎችን ማስተካከል እንዲሁም ዋይፋዩን ያስጫንኩ የዋይፋይ ኬብሎችን ዋይፋይ ያስሞላሁት አመታዊ ነው። ወርሃዊ ነው እለታዊ ነው ሳምንታዊ ነው። ወይስ ለስንት አመት ያክል ነው? ይሄንን ቀነ ገደብ ይሄ እንደዚህ አድርጎ በዚህ መጠቀም ይቻላል ማለት ነው። ከዚህ ውስጥ ደግሞ የቴክኖሎጂ ችግር ሲባል። ኔትወርክ አሁን አለ ኔትወርክ ሁሉም ነገር የሚሰራው ሁሉም ቴክኖሎጂ ከኔትወርክ ጋር የተያያዙ አሉ። ምሳሌ ስማርት ፎን ዘመናዊ ነው የቴክኖሎጂ ውጤት ነው። ስለዚህ ይሄን ስማርት ፎን ለመጠቀም ምን ያስፈልጋል? ኔትወርክ ያስፈልገዋል። የተለያየ ኔትወርክም ኔትወርክ ስል እነዚህ በሚሰሩ ኔትወርኮች አሉና ወደ ገጠራማ ቦታ የኔትወርክ ችግር ይከሰታል። አብዛኛውን ጊዜ ስለዚህ እነዚህን ችግሮች ለመፍታት የማደርገው ነገር ምንድነው? አፋፋሉ በተፈጥሯቸው ኔትወርክ የሚስቡ ከሌላ ቦታ የሚያመጡና የሌላ ቦታ ኔትወርክ እዛ ቦታ ጋር ሊሰራ ይችላል። ስለዚህ እንደነዚህ አይነት ነገሮች ሲገጥሙ እዛ ቦታዎች ሄዶ ፈልጎ ምንድን ማድረግ ነው? የሚፈልገውን ነገር ስልክ መደወል ከሆነ ስልክ መደወል በቴሌግራም ለመረጃ ለመለወጥ ከሆነ መረጃ ለመላክ ፎቶ ለመላክ ፎቶ ለመላክ ኢሞ ጋ ገብቶ ቪዲዮ ለማውራት ከሆነ ቪዲዮ ማውራት ይቻላል። እንዲሁም የተለያዩ ዩቲዩብ ጋር የሚለቀቁ መረጃዎችን ለማየት ከሆነ ደግሞ እነሱን መረጃዎችን አውርዶ ማየትና መጠቀም ማለት ነው። ከዚህ ውጪ ያሉ ነገሮች እነዚህ እነዚህ ሊከሰቱ ይችላሉ። ሌላ ቴክኖሎጂ ችግር ምን ማንሳት ይቻላል? አሁን ቴክኖሎጂ ዘርፍ በቃ በከተማ አካባቢ በጣም ሙሉ የቴክኖሎጂ ውጤት በቃ ተግባራዊ የሆነና እየተጠቀሙበት ነገር ግን አሁን መንገድ በቴክኖሎጂ ውጤቶች አሁን መንገድ በመኪና ነው የሚሰራው መኪና የቴክኖሎጂ ውጤት ነው። በገጠር በገጠራማ አካባቢ እነዚህ መንገዶች ሳይሰሩ ከቀሩ እነዚህ መንገዶች ሳይሰሩ ከቀሩ መሰራት እንዳለባቸው ይነገራል። ማለት እነዚህን መንገዶች ሲስተካከሉ የተለያዩ በየእለቱ ወይም በየአመቱ የተለያዩ አብዴት የሚሆኑና እነዚህ የሚመሰረቱ የሚመረቱ ምርቶችን ወደዚህ ቦታ ተደራሽ ለማድረግ መንገድ ያስፈልጋል ማለት ነው። ይህ መንገድ በሚያስፈልግበት ጊዜ በጥሩ ሁኔታ ለመጠቀም ሰዎቹ በዚህ የቴክኖሎጂ ተጠቃሚ እንዲሆኑ የሚያደርጋቸው ምንድነው ማለት ነው። ቴክኖሎጂን በአግባቡ መጠቀም ሲችሉ ከቦታ ቦታ እነዚህን ቴክኖሎጂዎች እያንቀሳቀሰ የሚያመጣቸው የተለየ ለሰዎቹ ጥቅም የሚሰጣቸው ነገሮች መኖር መቻል አለባቸው። ስለዚህ እነዚህን ደግሞ የተለየና ጥቅም ሊሰጡ ነገሮችን ከቦታ ቦታ ለማድረስና በሁሉም ማህበረሰብ ተጠቃሚ እንዲሆን ለማድረግ የመንገድ ትራንስፖርት ያስፈልጋል ማለት ነው። ስለዚህ መንገድ ትራንስፖርት ካስፈለገ ደግሞ ይሄንን ለማድረግ እያንዳንዱ በቴክኖሎጂ ተጠቃሚ ይሆናል ማለት ነው። መንገድ ተደራሽ ከሆነ ከዚህ ውጪ ግን መንገድ ባልተሰራበት ቦታ ሰዎቹ ለዚህ ለቴክኖሎጂ ተጠቃሚ ሊሆኑ አይችሉምና። ችግሮችንም ሊፈቱ አይችሉም ማለት አሁን በዚህ መልኩ ነው ችግሮች መፈታት ያለባቸው ተደራሽ እንዲሆኑ መንገዶች ካልተሰሩ መንገዶችን እንዲሰሩ ማድረግ ከዚህ ውጪ አሉ ሁኔታዎች እና የሚከሰቱ ክስተቶች ካሉ እነ ዜጋ ማሸሻ እንዲሰጣቸውና ትኩረት እንዲሰጣቸው ማድረግ መቻል ማለት ነው። ይህ ካልሆነ ነገሮቹ እየተቀየሩና የባሰ ነገር እየገጠመ ሊሄድ ይችላል ማለት ነው። ይህንን ማድረግ ግን የተሻለ ነገር ጥቅም እያገኘንበትና እኛ የተለየ መንገድ እየተጠቀምነው በአሪፉ ይህንን ነገር እያደረግነ መሄድ እንችላለን ማለት ነው። በዚህ መልኩ ቢሆን የተሻለ ነው። መልካም ነገር ጥሩ ነገር ቴክኖሎጂ አዳዲስ የሚፈጠሩ ቴክኖሎጂዎችን እነዚህ የአይ ሜትዶችን እነሱን ለመጠቀም ቴክኖሎጂ ነው የቴክኖሎጂ ውጤት እስከሆንን ድረስ እነዚህን ደግሞ መጠቀም አልችል ብል። ቢያንስ ከእውቀት ማነስ ሊሆን ይችላል ስለእነዚህ ደግሞ የሚያስተምሩ ብዙ ላይ ዩቲዩብ ላይ የተሰሩ ቪዲዮዎች አሉ እነሱነን ክሊፖች ማለትም እነሱን የተሰሩ ቪዲዮዎችን ማየት መመልከት የተሻ

በስልክ ገንዘብ ትልካለህ አዎ እልካለሁ ማለት በስልክ አሁን ሞባይል ባንኪንግ አለ ሲቪ አለ ቴሌብር አለ። ቴሌብር ሱፐር አፖች አሉ። እንደውም የተለያዩ በቃ ሞባይል ባንኪንግ አሁን እገባለሁ። አንድ ዋጋ ካደረኩኝ ብር እኔ በኪሴ ይዤ ብዙም አልንቀሳቀስም። ምክንያቱም ብር በብዛት በኪሳችን ይዘን በምንንቀሳቀስበት ጊዜ የተለያዩ ችግሮች ሊከሰቱ ስለሚችሉ እነዚህን ችግሮች ደግሞ እኛ መፍታት የምንችለው ምን ሲሆን ነው? እነዚህን ችግሮች መፍታት የምንችለው የቴክኖሎጂ ውጤቶችን መጠቀም ስንችል ማለት የቴክኖሎጂ ውጤት ማለት የፈለኩት እነዚህ ቴሌብር ሱፐር አፕ ሊሆን ይችላል። ሞባይል ባንኪንግ ሊሆን ይችላል እነዚህ ነገሮችን በመጠቀም በስልካችን በአጭሩ ከአንድ ሰው ወደ ሌላ ሰው ወይም ከአንድ ነጋዴ ወደ ሌላ ነጋዴ ገንዘብ መላክ እንችላለን ማለት ነው። ይህንን ገንዘብ በምንልክበት ጊዜ እኛ የምንፈልገውን እቃ መግዛት እንችላለን ማለት ነው። በተለየ መልኩ ይህንን እቃ ከገዛን ደግሞ እኛ ለእኛ ጥቅም ይሰጠናል አሪፍ ነገር የተለየ ነገር እናገኝበታለሁ ማለት ነው። የተለየ ነገር ጥቅም ከሰጠና ካገኘንበት ደግሞ እኛ ይሄንን ነገር እያደረግነው እየወደድነው እኔዳለን ማለት ነው። እንጂ አሁን አንድ ሰው ብዙ ብር በኪሱ ይዞ በሚንቀሳቀስበት በሚጓዝበት ጊዜ የተለያዩ ሌባዎች እሱን ሊዘርፉት ሊሰርቁት ሊያሰቃዩት ሊያንከላቹት ስለሚችሉ አብዛኛውን ሰው በስልኩ ገንዘብ መላክን እየለመደው መጧል ማለት ነው። አሁን ከቦታ ቦታ ብዙ ብር ይዘው በሚንቀሳቀሱበት ጊዜ ዘራፊዎች ሌቦቹ ደብድበው ወይም መተው ወይም የሆነ ነገር አደንዝዘው ምናምን አስፈራርተው የተለያየ የማስፈራሪያ መንገዶችን ተጠቅሞ በኪሱ ያለውን ብር ሊወስዱት ይችላሉ ማለት ነው። ነገር ግን ይሄንን ስናደርግ በእኛ ከዚህ ሁሉ ችግር ይታደገናል ማለት ነው። ከዚህ ችግርም እኛ እንድናለን ማለት ነው። በዚህ መልኩ እኛ ከብዙ ወጪዎች እንታደጋለን ማለት ነው። ለዚህም እኛ የተለየ ከምንለው ነገር እኛ የተሻለ ብዙ ነገሮችን ማድረግና ማግኘት ስለምንችል ይህንን አፕ ወይም ይህንን መንገድ ብንጠቀም ለእኛ የተሻለ ነው ጥሩ ነገር ይሰጠናል ማለት ነው። የተሻለ መንገድ ያስገኘናል ማለት ነው። ስለዚህ ይህንን እያደረግን መሄዳችን ለእኛ ጥቅም አለው ለማለት ነው። ይሄ ጥቅሙ ደግሞ ቀደም ቢንደር ከተለያዩ ዘራፊዎች ሽፍታዎች ሌቦች በቃ ከተለያዩ አደጋዎች ራስን ለመጠበቅ ለመከላከል ይህንን በምናችን መጠቀም መቻል አለብን ማለት ነው። በስልካችን ገንዘብ መላክ መለመድ መቻል አለብን ማለት ነው። የተለየ መንገድ እና ሜትድ ይሄ ነው በቃ ከዚሁ ችግር ሊያወጣን የሚችል የተሻለው መንገድ እና አማራጩ መንገድ ይሄ ነው። ይሄንን እንደማድረግ ደግሞ ለእኛ የሚሰጠን ልዩ ትኩረት ሊያስገኝን የሚችል ነገር ስለሌለ ይሄንን ብናደርግ ለእኛ የተሻለ ነው ማለት ነው። አሪፍ መንገድ ነው ጥሩ ነገር እየሰጠን ይሄዳል ማለት ነው። የህንን ማድረጋችን ላኛ ያን ልዩ ትኩረት እና የተለየ ደስ የሚል ስሜት እንዲኖረው የተሻለ ነገር አሪፍ ነገር እያገኘንበት እንድንሄድ የሚያደርገን ሁኔታ ነው ማለት ነው። ይህንን እያደረግንና እያሽሻልን የተሻለ መንገድ እያገኘን መሄዳችን ለእኛ ልዩ ትኩረቶችን የተለያዩ ነገሮችን ሊያስገኘንና ሊሰጠን ይችላል ማት ነው። ስለዚህ በዚህ መልኩ ይህንን ሁሉ ብናደርግ የተሻለ ነው ብዬ አምናለሁ። ይሄንን ማድረጋችን ለእኛ ጥቅም እስከሰጠን ድረስ ቴክኖሎጂው በተለያየ መንገድ መልኩ እየዘመነ እየተሻሻለ ስለሚመጣ ገንዘብን ከአንድ ቦታ አንድ አንድ ቦታ በሶፍትዌር ማንቀሳቀስ ይቻላል ማለት ነው። ማለት በቴክኖሎጂ ተጠቅሞ በቴክኖሎጂን በመጠቀም የተለያየ መንገድ አማራጭ አግኝተን ማሻሻልና መጠቀም ስለምንችል። ይህንን ማድረጋችን ለኛ ጥሩ መንገድና አሪፍ ሜትድ እስከሆነ ድረስ ይህንን ብናደርግ የተሻለ ነው ብዬ አምናለሁ ማለት ነው። ይህንን ማድረጋችን ለእኛ ጥሩ በመሆኑ ይሄንን እያደረግነው ስንሄድ ደግሞ መልካም ነው ማለት እኛ ከብዙ ነገሮች ከብዙ ፈተናዎች ከብዙ ችግሮች ሊያወጣን ስለሚችል ይሄንን መንገድ ሁላችንም መጠቀም አለብን ብዬ አምናለሁ ማለት ነው። ይሄንን እያደረግን ስንሄድ እኛ የምናገኘው ጥቅም እየበዛና እያደገ ይሄዳል ማለት ነው።

ማህበራዊ ሚዲያ ትጠቀማለህ ወይ? አዎ ማህበራዊ ሚዲያዎችን እጠቀማለሁ። ማለት ማህበራዊ ሚዲያ ሲባል አሁን ብዙ ማህበራዊ ሚዲያዎች አሉ። ቴሌግራም ማህበራዊ ሚዲያ ነው። ሶሻል ማለት ዩቲዩብ ኢንተርኔት ፌስቡክ ፌስቡክ ማለት ነው። ፌስቡክ ማህበራዊ ሚዲያ ነው። እነዚህ እነዚህ ሁሉ ነገሮች ማህበራዊ ሚዲያ አስከውን ድረስ ቲክቶክ ማህበራዊ ሚዲያ ነው። በቃ እነዚህ የሚባሉ ነገሮች አብዛኛውን መረጃ ልንለወወጥባቸው የምንችሉ መንገዶች እስካሁኑ ድረስ እነዚህን እኔ በብዛት እጠቀማለሁ ማለት ነው። እና ማህበራዊ ሚዲያ አብዛኛውን ጊዜ ሁሉም ሰው በሚባል ደረጃ ይጠቀማል ማለት እያንዳንዱ ተግባራችን እንቅስቃሴያችን ከማህበራዊ ሚዲያ ጋር የተያያዘ ስለሆነ። ሁሉም ሰው በ በቃ ሁሉም በሚባል ስማርት ስልክ ያለው እንዲሁም የሌለው ማህበራዊ ሚዲያ ቴሌቪዥን ያለውም ሊሆን ይችላል። ሬድዮንም ሊሆን ይችላል በጥሩ ሁኔታ አብዛኛው በኢምባል ማህበረሰብ ይህንን ይጠቀማል ማለት ነው። ይህንን የሚጠቀመው ምንድነው? አዳዲስ ነገሮችን ለማግኘት የተለያዩ መረጃዎችን ሰልች ለማድረግ ለመፈለግ ስለሚጠቀም። ብዙሃኑ ማህበረሰብ እነዚህንን ማህበራዊ ሚዲያዎች ይጠቀማል ማለት ነው። የተለያዩ የማህበረሰቡ የእለት የእለት ተግባራት የምንነገሩበት አዳዲስ ነገር መውጣቱ ወይም ምን ክስተት እንደተከሰተ በዛሬው አለት በዛሬው ሰዓት የእያንዳንዷን መረጃ ማግኘት ስለሚቻል ሁሉም ሰው በሚባል መልኩ ማህበራዊ ሚዲያ ተጠቃሚ ነው ማለት ነው። ስለዚህ ማህበራዊ ሚዲያ የማይጠቀም ሰው ደግሞ በዚህን ሰዓት በዚህን ዘመን አለ ብዬ አላምንም። ምክንያቱም ሁሉም ሰው የማህፈራዊ ሚዲያ ተጠቃሚ ነው። ሁሉም አለም ወደ አንድ ቴክኖሎጂ የመጣች ስለሆነ ወደ አንድ በቴክኖሎጂ ወደ አንድ አካባቢ እየመጣች ስለሆነ ወርልድ አለም ወደ አንድ አካባቢው እየመጣች ነው ሁሉም ሰው በሚባል ደረጃ ቴክኖሎጂን ይጠቀማል ማለት ነው። ማህበራዊ ሚዲያ ማህበራዊ ሚዲያ የቴክኖሎጂ ውጤቶች ስለሆኑ ሁሉም ነገር እዚህ ጋር ትኩረት እያደረገ የእያንዳንዱን ተግባር ይጠቀማል ማለት ነው። ይሄንን ካደረገ ደግሞ እያንዳንዱ ሰው በዚህ መልኩ የተሻለ የሚፈልገውን መረጃ ለማግኘት ሁሉም ነገር መረጃ ማግኘት የሚችለው በዚህ መንገድ ነው። ማለት ይህንን መጠቀም ሲችልና ይህንን ሀሳቡን ወይም ተግባሩን መተግበር ማስተካከል ሲችል በዚህ መንገድ እሱ ራሱን ከብዙ ነገሮቹ ጠንቅቆ ሊያቅ ይችላል ማለት ነው። በዚህም መልኩ የነማድረግ ስለሚቻል ባለው ሁኔታ አንፃር ሁላችንም የማህበረሰቡ ሚዲያ ተጠቃሚዎች ነን። ከዚህም አልፎ እያንዳንዱ ሰው የእግር ኳስ ይጫወታል ወይ የእግር ኳስ ደጋፊ ነው ባይጫወት እንኳን ይደግፋል ማለት ነው። የእግር ኳስ በብዙ ሁኔታ ብዙ ገቢ ያስገኛል ዋንጫ ተሸለሚዎች ይሆናሉ እያንዳንዱ የአለም ዋንጫ ጨዋታ አለ ብዙ ነገር እዛን ለመድረስ የሚያደርጉት በቃ በቃ ሙከራቸው ስልጠናቸው ምናምን እያንዳንዱ የሚያደርጉት ስልጠና በዚህ መልኩ እስካሁን ድረስ እነሱ ጋር ትልቅ ለውጥ እና የተሻለ ነገር ሊሰጣቸው ይችላል ማለት ነው። ሁሉም በሚባል ማህበረሰብ ከዚህ ጋር ትኩረት ሰጥቶ መስራት ይችላል ማለት ነው። ራሱንም በቃ ያለው ሁኔታ አካባቢ ማህበረሰቡን መቀየር ይችላል ማለት ነው። ይህ እያደረገ ሲሄድ በራሱ ከሚያገኘው ለውጥ እየጎላ ስላለው በጥሩ መንገድ ይህንን እያስተካከለ እያሸሻለ መሄድ ይችላል ማለት ነው። በዚህ መልኩ ስንሄድ እኛ ራሳችን እየቀየረና በደንብ በሚባል መልኩ በተጠቀምንበት እያንዳንዱ ተግባራችን እያሸሻልን እያሳደግነው እያጎለበትነው መድን እንችላለን ማለት ነው። ይህ ሲሆን እያንዳንዱ ያ እያንዳንዱ እንቅስቃሴ ተግባር በዚህ ባለው ሁኔታ አንፃር ይታያል ማለት ዛሬ ኳስ ጨዋታ ካለ ማህበራዊ ሚዲያ ተጠቃሚ ከሆነ አንድ ሰው ይህንን ጨዋታ ቤቱ ቁጭ ብሎ መከታተል ይችላል። በአካል መሄድ ላይጠበቅበት ይችላል። ስለዚህ በዚህ በማህበራዊ ሚዲያ አማካኝነት የሚፈልገውን ነገር የሚፈልገውን መረጃ ማግኘትና መሰብሰብ ይችላል ማለት ነው። ምንም ማህፈራዊ ሚዲያ ተጠቅሞ ማለት እንደ ዩቲዩብ ያሉ እንደ ፌስቡክ እንደዚህ እንደ ቲክቶክ ጋር ያሉ ነገሮችን በመጠቀም የእያንዳንዱን የእያንዳንዱን ተግባር እያንዳንዱን እንቅስቃሴን ማየትና መከታተል ይችላል ማለት ነው። በዚህ መልኩ ይህንን ካደረገና ካሽሻለ እሱ የተሻለ ትልቅ ደረጃና ትልቅ ነገር መድረስ ይችላል ማት ነው። በዚህ መንገድ ቢሆን የተሻለ ነው ብዬ አምናለሁ

በእንጨት እሳት ማብሰል ትችላለህ ወይ? ወይም ታውቃለህ አዎ አብዛኛውን ጊዜ ወደ ገጠራማ አካባቢ ምግቦችን ለማብሰል የምንጠቀመው። በእንጨት ነው ማለት እንጨቶችን አቀጣጥሎ ክብሪት ምናምን ተጠቅሞ ማለት ነው። በእነዚህ እንጨቶች አማካኝነት። ይያያዛሉ እነዚህ ሲያያዙ ነው ወደ እሳትን መቀየር የሚቻልና ማሻሻል ሚቻለው ማለት ነው። ይህንን እያደረግን ስንሄድ ነው እኛ ተጠቃሚና የተሻለ ነገር ጥሩ ነገር እያገኘንበት መሄድ ምችል ማለት ነው። ከዚህ ውጪ ከሆነ እኛ የምናገኘው ነገር የዚህን ያክል። ጥሩ ነገር እያስገኘን እና የተሻለ ነገር እያገኘንበት ላይሆን ስለሚችል አብዛኛው በሚባል ማህበረሰቡ ባለበት ሁኔታ መጠቀም የሚችለው ይሄንን መንገድና እና ሜትድ ነው ማለት ነው። ስለዚህ ሁላችንም ማድረግ ያለብን ይሄንን ስለሆነ ይሄንን ብናደርግ መልካም ነው ማለት ነው። በዚህም መልኩ ቢሆን ሁሉም ነገር በአሪፉና የተስተካከለ ነገር ማግኘትና ማድረግ ስለሚቻል ሁላችንም ይህንን እያደረግን እንሄዳለን ማለት ነው። ስለዚህ በተቻለ መጠን ሁሉም በሚባል ማህበረሰብ ረገድ ይህንን እያደረገ ሲሄድ ነው ሁሉን ነገር መጠንከር የሚቺል በቃ ከአእምሮ ላይ ያለውን የደካማነት አስተሳሰብ። በቃ በጥሩ ሁኔታ በፖዘቲቭ መቀየር መቻል አለበት። ሀሪፍ የሚባል የተሻለ ነገር ለማግኘት ሲባል ይህ ሰው ሁሉን ነገር እያሸሻልና እየለወጠ ወደ ጥሩ መንገድ እያመጣ ራሱን እየቀየረ መጓዝ መቻል አለበት ማለት ነው። ይህንን እያደረገ ሲሄድ እያንዳንዱ ሰው ሁሉን ነገር ማስተካከል መቀየር ማሻሻል ይችላል ማለት ነው። እንደዚህ እያደረግን ስንሄድ እኛ ሁሉ ነገራችን መቀየርና ማስተካከል ከቻልን የምናደርገውን ስራ ውጤታማ የመሆን እድሉ ከፍተኛ ይሆናል ማለት ነው። እንደዚህ እየሆነ በሚሄድበት ጊዜ እያንዳንዱ የምንጠቀመው ነገር እኛ ጥሩ መንገድ መሆን መቻል አለበት። በዚህ መልኩ መሆን አለበት ማለት ነው። ስለዚህ በእንጨት እሳት ማብሰል ታውቃለህ ወይ? ለሚለው አሁን አብዛኛው ሰው በእንጨት ማብሰል አድካሚ ነው በቃ ብዙ ጉልበቶችን ሊያስወጣን ይችላል ብሎ የሚያምን ሰው አለ ይህ ማለት አእምሮ ጋር የሰጠው ለእሱ ለአእምሮ የነገረው መልእክት ነው። እንጂ ከዚህ ባለፈ ሁሉ ነገሩን መቀየር የሚችልበት አምሮውን ማስተካከል ማደስ የሚችልበት መንገድ አለ ማለት ነው። ይሄንን እያደረግን ስንሄድ እኛ ሁሉ ነገሩን እያስተካከልን እየቀየርነ መሄድ እንችላለን ማለት ነው። በዚህ መልኩ ሲሆን የተሻለ ነገር እያገኘን ጥሩ ነገር ጥሩ መንገድ እያስተካከልን መሄድ እንችላለን ማለት ነው። በዚህ መልኩ ካልሆነ እኛ ይህንን ነገር ለማድረግና ለማግኘት ለማስተካከል እንቸገራለን ማለት ነው። እንደዚህ እያደረግን እያስተካከልን እያሸሻልን በሄድነው ቁጥር እኛ ራሳችን እየቀየርን በጥሩ መንገድ ወደ ጥሩ ስራ እያመጣን እያሸሻልን በጥሩ መንገድ ራሳችንን እየቀየርን ወደተሻለ ሁኔታ እየቀየርን እያስተካከልን መሄድ እንችላለን ማለት ነው። ይህንን ማድረጋችን ለእኛ ጥሩ ነገር ይሰጠናል ጥሩ እድሎችን እናገኝበታለን ማለት ነው። ይህንን እያደረግን የመሄዳችን ለእኛ ትልቅ ጥቅም እና የተሻለ ነገር ልናገኝበት ምንችል መሆን መቻል አለበት ማት ነው። እያንዳንዱ ማህበረሰብ በአእምሮ ውስጥ ያለውን ነገር ሁሉንም በጥሩ መንገድ ማሰብና መተግበር ቢችል ከሚፈልገው ደረጃ መድረስ ይችላል ማለት ነው። ነገር ግን አእምሮአችን ጋር የምንነግረው አንድ ነገር አለ ሁሌም እኛ ደካሞች ነን እያልን አንችልም እያልን ለአምሯችን የምንነግረው ይሄንን ደካማ ጎን ነው ሁሌም የምንነግረው ማለት ነው። ስለዚህ ይህንን መንገር እንደሌለብን ሁላችንም ማወቅ መቻል አለብን ማለት ነው። ሲቀጥልም ከዚህም ባሻገር ራሳችንን እያስተካከልንና ወደ ጥሩ መንገድ እየመራን መሄድና መጓዝ አለብን ማለት ነው። በዚህ መልኩ ሲሆን ሁሉ ነገርን እያስተካከልነ እየቀየርን መሄድ እንችላለን ማለት ነው። በዚህ መልኩ የምናደርገው ስራ ለእያንዳንዱ ተግባር ትልቅ ሚናና አስተዋጽኦ ትልቅ ለውጥ አለው ማለት ነው። ይሄን እያደረግነ መሄድ አለብን ብዬ አምናለሁ ማለት ነው። ይሄንን ስናደርግ እያንዳንዱ ተግባራችን የተሻሻለ ነገር ጥሩ ነገር እያገኘንበት መልካም ነገር እየሰራንበት እየቀየርንበት መሄድ እንችላለን ማለት ነው። በዚህ መልኩ ሲሆን ሁሉን ነገር ማስተካከልና ማሳካት እንችላለን

የደንበኛ እርካታን ታሳውቃለህ ወይ? አዎ ማለት አሁን ደንበኞቻችን ከእኛ ጋር መተው ስራዎችን በሚያሰሩበት ጊዜ ምን ያክል እንደረኩ አሳውቃቸዋለሁ ማለት ደስተኛ ናችሁ ወይ? በምናደርገው ስራችን በእያንዳንዱ እንቅስቃሴያችን ምን ያክል ደስታን አግኝታችኋል? ምን ያክል እርካታን አግኝታችኋል? እናንተ የተሻለ ነገር እያገኛችሁ ነው ወይ? ምን ጥሩ ነገር አግኝታችሁበታል እያልኩኝ እያንዳንዱን ነገር እጠይቃቸዋለሁ ማለት ነው ይህንን እየጠየኳቸው እነሱ ደግሞ ያገኙትን እርካታቸውን ወይም ምን ያክል በዚህ ነገር እነሱ ደስተኞች እንደሆኑና ምን ያክል እንደረኩ እርካታን ማግኘት እንችላለን ማለት ነው ይሄንን እያደረግን ስንሄድ እኛ የተስተካከለና አሪፍ ነገር እያገኘን ጥሩ ነገር እያስተካከልንበት እያገኘንበት መሄድ እንችላለን ማለት ነው ከዚህ ውጪ ከሆነ ደግሞ እያንዳንዱ ይጠይቃል በቃ ይሄንን ብታደርግ ይሄንን ብታስተካክል እኮ ለደንበኞች እርካታ አሪፍ ነው ምናምን ተብሎ አስተያየት ይሰጣል ማለት ነው ያን አስተያየት ተቀብሎ ደግሞ አሸሽሎ ደንበኞችን ወደ ማርካትና ወደ ማሸሻል የተሻለ ነገር ወደ መፍጠር መሄድ ይቻላል ማት ነው ይህ ሲሆን እያንዳንዳችን ሁላችንም የራሳችን ሚና እና መድረስ የምንፈልገው የተሻለ ነገር ምናገኝበት ጥሩ መንገድ አለ ማለት ነው ይህንን እያደረግን ስንሄድ እኛ ትልቅ ነገር እያገኘንበት እያሳካንበት መሄድ እንችላለን ማለት ነው ይሄንን እያደረግን በምንሄድበት ሰዓት እኛ ደግሞ ለአእምሮአችን ምንነግረው ትልቅ የሆነ ለውጥ እንዳገኘን የተሻለ እርካታ እንዳገኘን መናገር እንችላለን ማለት ነው ይህንን ደግሞ ለአእምሮአችን ከነገርነው አእምሮአችን የሚፈልገውን ስራ በሚፈልገው መልኩ መስራትና ማሳካት ይችላል ማለት ነው ይህንን እያደረገ ከሄደ እኛ በምንፈልገው መልኩ የምንፈልገውን ነገር ማድረግና ማግኘት እንችላለን ማለት ነው ይህንን ሲባል ሁሉም በሚባል ደረጃ ይህንን ማድረግ ከቻለ ትልቅ ነገር ነው ማለት ነው ይህንን እያደረግን ስንሄድ ነው እኛ አዕምሯችንም እራሳችንም እየቀየርን ደንበኞቻችንም እርካታ እየሰጠን እና እያሳወቅናቸው የተሻለ ነገር ማግኘት እንዲችሉ እያደረግናቸው መሄድ ምንችል ማለት ነው ከዚህዎች ውጪ ከሆነ እያንዳንዱ ተግባራችን በደንበኞቻችን ዘንዳ ተወዳጅ ላይሆን ይችላል የተሻለ ነገር ላናገኝበት እንችላለን ማለት ነው ይሄንን እያደረግን ከሄድን ግንኙነት በቃ በጥሩ መንገድ ትልቅ ነገር እያሳካን እያሻሻልንበት የተሻለ መንገድ እያገኘንበት መሄድ እንችላለን ማለት ነው እንደዚህ ከሆነ እኛ ለአዕምሮአችን የተሻለ መንገድ እየነገርነው እስከሆነ ድረስ ትልቅ ነገር እያገኘንበት እያሳካን በረከት እያገኘን የተሻለ መንገድ እያስተካከልን መሄድ እንችላለን ማለት ነው እንደዚህ ሲቀጥል ደግሞ ከዚህ በመቀጠል እያንዳንዱን ማህበረሰብ ደንበኞቹ የሚሰጡትን አስተያየት ይሄንን ብታስተካክል እኮ ለስራህ መልካም ነው እንዲሁም በስራ ውስጥ ጥሩ ትርፋችን ብዙ ለማትረፍ በስራ ውስጥ የተስተካከለና የደንበኞች ግንኙነት እንዲኖርህ ይህንን ብታስተካክል የተሻለ ነው መልካም ነው ተብሎ የሚሰጡ አስተያየቶች ሀሳቦች አሉ ማለት ነው ይህንን ሀሳብ መቀበል መቻልና ይህንን ሀሳብ ተቀብሎ ደግሞ ወደ ተግባር መለወጥና ማሻሻል መቻል አለብን ማለት ነው ይህንን እያደረግን በምንሄድበት ጊዜ እኛ የተሻለ መንገድ እያገኘ ጥሩ ነገር እያተረፍንበትና እያሳካን እያስተካከልን መሄድ እንችላለን ማለት ነው በዚህ መልኩ እያንዳንዳችን እንቅስቃሴ ተግባራችን መቀየር ማሻሻል መለወጥ እንችላለን ማለት ነው ይህንን እያደረግን ስንሄድ እኛ በምንሰራው ስራ የተለያዩ ደንበኞች እዚያ ጋር ጥሩ መስተንግዶ አለ የተሻለ ነገር እያገኙበት ነው ጥሩ መንገድ ያገኙበታል ምናምን በማለት ይህንን ነገር እያስተካከልንና እያሻሻልን ወደ ጥሩ ሁኔታ እየቀየርነው መሄድ መጓዝ እንችላለን ማለት ነው ይህንን እያደረግን መሄዳችን አሪፍና የተስተካከለ ጥሩ መንገድ እያገኘንበት እያሳካነው መሄድ እንችላለን ማለት ነው ይሄንን እያደረግን መሄዳችን ደግሞ ለእኛ ትልቅ ጠቀሜታ አለው ማለት ነው ሁሉም ሰው ይሄንን ቢያደርግ በእያንዳንዱ በሚሰራው ስራ ውስጥ የተሻለ ነገር ማግኘትና ማትረፍ ማስተካከል ይችላል ማተው ይህንን እያደረገ ሲሄድ ሁሉም ሰው ራሱን እየቀየረ ያሸሻለ የተሻለ መንገድ እየተከተለና ጥሩ ነገር እያተረፈበት መሄድ ይችላል ማለት ነው በዚህ

ኢሜል ትጠቀማለህ ወይ? አዎ እጠቀማለሁ ማለት አብዛኛውን ጊዜ ወይም ሁሉም በሚባል ደረጃ ስማርቲፎን ይዞ ኢሜል የማይጠቀም የለም። እኔ እጠቀማለሁ በብዛት መረጃዎችን ለመስላ ለመላክ ዶክመንቶችን ከሰው ወደ ሰው ለማስተላለፍ ፋይሎችን ማለት መረጃዎችን ለማስተላለፍ እያንዳንዱን ነገር ከአንድ ሰው ወደ ሌላ ሰው ለመላክ ኢሜል አስፈላጊ ነው ማለት ነው። በኢሜል ሁሉን ነገር ከአንድ ቦታ ወደ ሌላ ቦታ መላክ ስለሚቻል ብዙም ድክመት ሳይኖር በትራንስፖርት ወጪ የሚወጡ ወጪዎች አሉ ማለት ይሄ የሚፈለገውን መረጃ ከዚህ ወደዛ ለመላክና ይሄንን በተስተካከለ መንገድ ለማስኬድ የሚወጣ ወጪ አለ። ነገር ግን ኢሚል ተጠቃሚ ከሆነ እያንዳንዱን ነገር ከዚህ ወጪ ሳንዳረግ በጥሩ መንገድ ማስኬድና መቀጠል እንችላለን ማለት ነው። ይሄንን እያደረግን ስንሄድ እኛ ራሳችንን እየቀየርነ እያሸሻልነ አፕዴት እያደረግነው ወደ ጥሩ መንገድ እያስተካከልነውና እያስቀጠልነው መሄድ እንችላለን ማለት ነው። ይህንን እያደረግን ስንሄድ እኛ ሁሉን ነገር እየቀየርን እያስተካከልን መሄድ ይቻላል ማለት ነው። በዚህ መልኩ ሲሆን እያንዳንዳችን የምናደርገውን ተግባር በቃ በስልክ ይሆናል ማለት ነው። በስልካችን ከሆነ ደግሞ ኢሜል እንጠቀማለን ይህንን መረጃ ከአንድ ሰው ወደ ሌላ ሰው በቃ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ከአንድ ቦታ ወደ ሌላ ቦታ ከአንድ ሀገር ወደ ሌላ ሀገር በኢሜል አማካኝነት የሚፈለገውን መረጃ ማስተላለፍ መላክ ይቻላል ማለት ነው። ይህንን እያደረግን ስንሄድ ጊዜያችን በአግባቡ እየተጠቀምን እንዲሁም ገንዘባችን እየቆጠብን እንሄዳለን ማለት ነው። ማኑዋሊ ለማዘጋጀት ይህንን ብዙ የምናወጣው ወጪ ይኖራል ማለት ነው። ነገር ግን ይህንን እየተጠቀምነ ከሆን በአሪፉ መንገድ ይህንን እያስተካከልን እያሻሻልን መሄድ እንችላለን ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ ብዙ ነገሮችን እያገኘንበትና እያተረፍንበት መሄድ እንችላለን ማለት ነው። በዚህም መልኩ ቢሆን የተሻለ ነው አሪፍ ነገር ትልቅ ነገር ማግኘት እንችላለን ማለት ነው። ይህንን ነገር እያደረግን እና እያስተካከልን መሄዳችን ደግሞ ለእኛ ትልቅ ጠቀሜታና ትልቅ አስተዋጽኦ አለው ማለት ነው። ይህንን እያደረግን ስንሄድ ነው እኛ ራሳችንን እየቀየርን ብዙ ነገሮችን እያስተካከልን መሄድ የምንችለው ማለት ነው። በዚህም መልኩ ቢሆን እያንዳንዳችን ራሳችን ሁሉ ነገራችን በእኛ ላይ ያለውን እያንዳንዱን ማንነታችን መቀየር ማስተካከል መለወጥ ማሻሻል እንችላለን ማለት ነው። በዚህ መልኩ መሆኑ እኛ የሚሰጠን ጥቅም የተለየ ይሆናል ማለት ነው። ይህንን ነገር እያደረግን መሄዳችን ለኛ አሪፍ ነው ጥሩ ነው ማለት ነው። ምክንያቱም ስማርት ፎን ተጠቃሚ ሆኖ የእጁ ላይ ያለውን ስማርት ፎን ኢሜል መክፈት ግዴታ ነው ብዙ ነገሮችን ለመጠቀም ምሳሌ እንደ ዩቲዩብ ያሉ እንደ ቴሌግራም ያሉ አፖችን ወይም አፕሊኬሽኖችን ለመጠቀም እነዚህን ለመጠቀም በቅድሚያ ምን ማድረግ አለበት ማለት ነው። አንድ ተጠቃሚ ኢሜልን መክፈት አለበት ማለት ነው። ኢሜል ካልከፈተ ወደዚህ አፕሊኬሽን ገብቶ የሚፈልገውን መረጃ ሊልክ ሊቀበል የተለያዩ መረጃዎችን ሊቀያየር ስለማይችል ይህንን ማሸሻልና መቀየር አለበት ማለት ነው። ይህንን እየቀየረና እያሸሻለ ሲሄድ ደግሞ ከእሱ ላይ ያለው ሁኔታ ሁሉ ነገሩን ብዙ ነገሮችን እየቀየረና እያሸሻለ መሄድ ይችላል ማለት ነው። በዚህም መልኩ ቢሆን ሁሉንም ነገር ማስተካከል ማሸሻል ማደስ ይቻላል ማለት ነው። ደስ የሚል ነገር አለው ይህንን ማድረጉ ይህንን እያደረገ ከሄደ ሁሉን ነገር እያሸሻለ እየቀየረ በተቻለው መልኩ ራሱን እየቀየረና እያበለፀገ ወደ ጥሩ መንገድ እያመጣ መሄድ ይችላል ማት ነው። በዚህም መልኩ መሆኑ ደግሞ እኛ ሁሉን ነገር እንድናስተካክል እንድናይ እና የእነዚህ የኢሜል ጥቅምን እያወቅን እየተረዳን መህድ እንድንችል ያደርገናል ማለት ነው። በዚህም መልኩ መሆኑ አሪፍ ነው ለእኛ ጥሩ ጠቀሜታና አዲስ እድሎችን መፍጠር ይችላል ማለት ነው። እኛ የተለየ ጥቅም ደስ የሚል ነገር እያገኘንበት ራሳችን እያየን እያሻሻልን እየቀየርን መረጃዎችን መላክ እየለመድን እያስተካከልን ሁሉን ነገር በስልካችን መጠቀም እንደምንችል እያወቅን እና ራሳችንን እየቀየርን መሄድ እንችላለን ማለት ነው

በበጋ ወቅት ምን ታደርጋለህ ይላል? በበጋ ወቅት አብዛኛውን ጊዜ የሚደረጉ ስራዎች አሉ ማለት ነው። ይሄን በምናደርግበት ጊዜ በቃ የክረምት የሚሆኑ እንጨቶች ይሰበሰባሉ ማለት ነው። እያንዳንዱን እንጨት እየሰበሰብን እያስተካከልን በቃ ለክረምት የሚሆኑ ነገሮችን እያዘጋጀን በጋጋ ዝግጅት እያደረግን እንቆያለን ማለት ነው። ከዛ ክረምቱ ሲደርስ ይሄንን በጋ የሰበሰብነውን እንጨት በአግባቡ መጠቀም እና ለምንፈልገው አገልግሎት ማዋል እንችላለን ማለት ነው። ይሄንን እያደረግን ስንሄድ እኛ በቃ በክረምት ወቅት ዝናብ የሚጥልበት ወቅት እስከሆነ ድረስ። እንጨት ለማብሰያ ምግቦችን ለማብሰል ለሚሆነው እንጨት ማለት ነው እኛ አንቸገርም ማለት ነው። በራሳችን ይሄን የምንፈልገውን በበጋ ዝግጅት ስላደረግን ይሄንን የምንፈልገውን ነገር በሰአቱ መጠቀምና ማግኘት እንችላለን ማለት ነው። ይህ ለእኛ ትልቅ ለውጥና የተሻለ የሚባል ነገር እየሰጠን እያሻሻልን ብዙ ነገሮችን እያገኘ እየለወጥንበት መሄድ እንችላለን ማለት ነው። እንደዚህ ሲሆን ከእኛ ጋር ትልቅ የሚባል ለውጥ አለ። በበጋ ወቅት እነዚህ እነዚህ ነገሮች ይደረጋሉ። ወይም በበጋ ወቅት አሁን የትምህርት ወቅት ስለሆነ አብዛኛውን ሰዓት እኔ ወደ ትምህርት ነው ምሄደው እና የበጋ ወቅቶችን ትምህርት ላይ ነው የማሳልፈው አብዛኛውን ጊዜ ትምህርቴን እየተማርኩኝ እየተከታተልኩኝ በጥሩ መንገድ እያሻሻልኩ ነው የሚሄደው ማለት ነው። ይሄንን እያደረኩኝ በጥሩ መንገድ ራሴን እያሳካሁና እያስተካከልኩኝ ወደዚህ የምፈልገውን ስራ እያደረኩ እቆያለሁ ማለት ነው። ክረምቱ ሲደርስ ደግሞ የክረምት ስራዎችን እየሰራው እርሻ አለ አረም አለ አጭዳ ምናምን አለ እነዚህ ነገሮችን በአግባቡ እያስተካከልኩና እያሻሻልኩኝ መሄድ ይቻላል ማት ነው። ይህን በምናደርግበት ጊዜ እኛ የምናደርገው ተግባር ደስ የሚል ነገር አለው ማለት ነው። ይሄንን እያስተካከልን ስንሄድ ደስ የሚል ሁኔታ ራሳችንን እየፈጠርን እያስተካከልን በጥሩ መንገድ ወደ ጥሩ መንገድ ነው ወደተሻለ መንገድ ራሳችንን እየቀየርንና እያሳካን እያስተካከልን መሄድ እንችላለን ማለት ነው። በዚህ መልኩ መሆኑ ለእኛ አሪፍና ጥሩ ነገር ነው ማለት ነው። እናን እያደረግነው መሄዳችን ከእኛ ጋር ትልቅ ለውጥና ትልቅ አስተዋጽኦ አለው ማለት ነው። ይሄንን ያደረግን መሄዳችን ለእኛ ጥሩ መንገድና የተሻለ ጥቅም ሊያስገኝ የሚችል እስከሆነ ድረስ ይህንን እያደረግነው መሄዳችን አሪፍ የሚባል ራሳችንን ልንቀይርበት የምንችል ቢዝነስ ስለሆነ ይሄንን በአግባቡ መጠቀም መቻላችን ማድረግ መቻላችን አሪፍ ነው ብዬ አምናለሁ ማለት ነው። ይሄንን እያደረግን ከሄድን እኛ የተሻለ ነገር ጥሩ ነገር እያገኘን እያፈራና እያስተካከልን ራሳችን ወደ ጥሩ መንገድ እየቀየርንና እያደሰው እያሰካክልነው መምጣት እንችላለን ማለት ነው። ይህን ማድረጋችን አሪፍ ነው ማለት ነው። ደስ የሚል ሁኔታ እና ራሳችን ወደምንፈልገው ነገር መቀየር የምንችልበት መንገድ ነው ማለት ነው። ስለዚህ በበጋ ወቅት የሚዘጋጁ ዝግጅቶችን ቅድመ ሁኔታዎችን አመቻችቶ በወቅቱ የሚሰሩ ስራዎችን መስራት መቻል አለብን ማለት ነው። ወቅቱ ካለፈ ስራውን ብንሰራው እንኳን ለውጤት ላያበቃን ስለሚችል በበጋ መሰራት ያለበትን ስራ በጋ ነው መሰራት ያለብን በክረምት መስራት ያለበትን ስራ ደግሞ ክረምት ነው መስራት ያለብን ማለት ነው። ስለዚህ ይሄንን በአግባቡ ልንጠቀመውና ልናደርገው የምንችል ሁኔታ ነው ማለት ነው። ይሄንን ወደተሻለ መንገድ እና ወደ ጥሩ መንገድ እየቀየርን እና እያስተካከልን መሄድ አለብን ማለት ነው። ከዚህ ውጪ ከሆነ ግን እኛ ከራሳችን ላይም ምንም ለውጥ አናገኝም የተሻለ መንገድም ላንቀይር እንችላለን ማለት ነው። በዚህ መልኩ መሆኑ እኛ ወደ ጥሩ መንገድ እንድንሄድና ራሳችንን እንድንቀይር ሁሉን ነገር በተለያየ መንገድና አቅጣጫ ማየት እንድንችል ያደርገናል ማለት ነው። ይህንን እያደረግን መሄዳችን ደግሞ ለእኛ አሪፍ ነው ማለት። ሁሉንም ስራ በወቅቱ ለመስራት እና የሚፈልገውን እቅድ ወይም ውጤት በወቅቱ ለማግኘት በወቅቱ መሰራት ያለበትን ስራ በወቅቱ ነው መሰራት ያለብን እንጂ ከወቅቱ ከወቅቱ ውጭ የሆኑ ስራዎችን መስራታችን ለእኛ ጥሩ አይደለም የምንፈልገውም ጥቅም ላናገኝ እንችላለን ማለት ነው። ስለዚህ እንደዚህ እያደረግን መሄድ አለብን

አስተያየት መቀበል ትወዳለህ? አዎ እወዳለሁ። ማለት አብዛኛው ሰው ይሄንን ብታስተካክል መልካም ነው ብሎ የሚሰጠውን አስተያየት መቀበል ትልቅ ለውጥ ይሰጠናል። ለኛ ማለት ለምን ሰራው ሰራ ለወደፊትም አሁን ላይ ሆነን ያንን ነገር ለማስተካከል እኛ የሚሰጡንን አስተያየቶች በአግባቡ ተቀብለን ማስተካከል እና ማስቀጠል መቻል አለብን ማለት ነው። ይሄ ካልሆነ ግን ከእኛ ጋር ልናገኘው የምንችል ለውጥ በዚህ መልኩ ላይሆን ስለሚችል ይህንን እያስተካከልንና እያሳካን ወደ ጥሩ መንገድ ራሳችንን እየቀየርን መሄድ መቻል አለብን ማለት ነው። ይሄ ካልሆነ ግን ከእኛ ጋር የሚታዩ ለውጦች የዚህን ያክል ላይሆኑ ይችላሉ ማለት ነው። በዚህ መልኩ አስተያየት በጣም ወሳኝ የሚባልና ትልቅ ለውጥ ሊያመጣ የሚችል ነገር ነው። በአንድ ሰው ላይ ማለት ለኔ የተሰጠኝ አስተያየት ደካማ ጠንካራ ጎን ብለው ሰዎቹ ለኔ ሊነግሩኝ ይችላሉ። ስለዚህ ይሄንን ጠንካራና ደካማና ጎኔን ደግሞ እኔ ለይቼ ጠንካራ ጎኔን ለማስቀጠልና ለማሳደግ እንዲሁም ደካማ ጎኔን ደግሞ ለማሸሻል ወደ ጠንካራ ጎል ለማምጣት የሚሰጠኝን አስተያየቶች ይቀበላል ማለት ነው። እነዚህን አስተያየቶች ተቀብዬ ሰዎች ለኔ ሲነግሩ ያመስግኜ ጥሩ ነው በቃ እንደዚህ ማለትህ ለኔ አስበስ ከሆነ ድረስ በጣም አመሰግንሃለሁ ምናምን ብዬ እቀበለዋለሁ ማለት ነው። እና ይሄንን ተቀብዬ እኔ ወስጄ ወደ ተግባር ጋር ሳውለው ትልቅ ለውጥ ሊያመጣ ይችላል ማለት ነው። በምሰራው ስራ ላይ የተሻለ ገቢ ጥሩ የሚባል ነገር እያስገኘኝና እየሰጠኝ ሊሄድ ስለሚችል ይሄንን ነገር እኔ እየቀየርኩትና እያስተካከልኩት ከሄድኩኝ በቃ ጥሩ ነገር ማግኘት እችላለሁ ማለት ነው። ይሄን እያደረኩኝ መሄዴ ደግሞ ለኔ አሪፍ ጠቀሜታ እየሰጠኝና እያገኘሁበት ራሴን ወደ ጥሩ መንገድ እየቀየርኩበት በተሻለ መንገድ ራሴን ወደ አንድ መንገድ እያመጣሁበት መሄድ እችላለሁ ማለት ነው። ይሄንን እያደረግን ከሄድን እኛ ራሳችንም ሁሉ ነገራችንም እየቀየርንና እያስተካከለ መሄድ እንችላለን ማለት ነው። ይህ ካልሆነ ግን ከእኛ ላይ የሚያመጣውና የሚያስከትለው ተጽዕኖ ከፍተኛ ሊሆን ይችላል ማለት ነው። ይሄንን ማስተካከል መቻል አለብን እንደዚህም ማድረግ አለብን ማለት ነው። ይሄንን ሁሉ ወስደን እኛ ወደ ራሳችን አምጠን የተነገረንና አስተያየት ለኔ ብሎ እንደሆነ የነገረኝና ለኔ አስቦ እንደሆነ የተነገረኝ አስተያየት ይሄንን አስተያየት ተቀብለን እኛ ወደ ተግባር መግባት አለብን ማለት ነው። ማለቴ ማስተካከል ያለብንን ማስተካከል እንዲሁም ደግሞ ማስቀጠል ያለብንን ለማስቀጠል እስከሆነ ድረስ ለእኛ የተነገረ እስከሆነ ድረስ ይሄንን ማድረጋችን ለእኛ ጥሩና አስፈላጊ እስከሆነ ድረስ ይህንን ወስደን እኛ ወደ ተግባር ልንገባበት ልንቀይረው ልናስተካክለው መቻል አለብን ማለት ነው። ይህንን እያደረግን ስንሄድ እኛ በእያንዳንዱ እንቅስቃሴያችን ራሳችን ወደ ጥሩ መንገድ እና ወደ ተሻለ መንገድ እያገኘንና እያስተካከልን መሄድ ይቻላል ማለት ነው። ይህንን እያደረግን ከሄድን ደግሞ ከእኛ ላይ ትልቅ ለውጥና አሪፍ አስተዋጽኦ እያገኘን መሄድ ይችላል ማለት ነው። ይሄ ካልሆነ ግን ራሳችን ወደ ጥሩ መንገድ መሄድ አይችልም ማለት ነው። ይሄንን ያደረግን በምንሄድበት ጊዜ ወደ ተሻለ ነገር ራሳችንን ለመቀየር ለመለወጥ ራሳችንን በአግባቡ እንክብካቤ ማድረግ መቻል አለብን ማለት ነው። ራሳችን እየተንከባከብን ስንሄድ እያንዳንዱ ተግባር ወደ ጥሩ ነገር እየተቀየረና የምናደርገው ስራ እኛ ጋር ትልቅ ለውጥ እያመጣ እያሸሻለ ትልቅ ለውጥ እየሰጠን መምጣት ይችላል ማለት ነው። እንጂ ይህ ካልሆነ በእኛ ላይ የሚደረገው ስራ የዚህን ያክል ለውጥ ላይኖረው ይችላል ማለት ነው። ይህንን እያስተካከልን እያሳካን እያቀደውና የሚሰጠንን አስተያየት ተቀብለን ወደ ተግባር ገብተን የሰራንበት የተገበርነው ስንሄድ ራሳችንና ሁሉ ነገራችን እየቀየርን መምጣትና መሄድ እንችላለን ማለት ነው። በዚህም መልኩ መሆኑ ራሳችን ወደ ተሻለ ነገር ነው ወደ ጥሩ መንገድ ሊያስገኝልንና ሊያመጣን ይችላል ማለት ነው። እንደዚህ መሆኑ ደግሞ ራሳችን ላይ ትልቅ ለውጥ የተሻለ ጥቅም ልናገኝበትና ራሳችንን እንድናይ ወደ ጥሩ መንገድ እንድንሄድ ያደርገናል ማለት ነው። በዚህ መልኩ መሆኑ መልካም ነው። አስተያየት መቀበል መውደድ መቻል አለብን ለማለት ያክል ነው።

የምሳ እረፍቶ ምን ያህል ጊዜ ነው? ማለት የምሳ እረፍቶ ምሳ ከበላው በኋላ እኔም ማርፈው ሰላሳ ደቂቃ ነው። በሳይንስም እንደሚመከረው አንድ ሰው በልቶ ለሠላሳ ደቂቃ ያክል እረፍት ማድረግ አለበት ይባላል ማለት። የተወሰነ ከአካላዊ የጉልበት ስራዎችን ቀንሶ ማለት ነው እነዚህን የጉልበት ስራዎች ቀንሶ እረፍት እያደረገ መቆየት መቻል አለበት ማት ነው። እንቅስቃሴ የተወሰነ ጉዞ ወክ እያደረገ ማለት ነው። ለሰላሳ ደቂቃ ያክል እረፍት ቢወስድ ይመከራል ማለት ነው። ይህንን እያደረገ ሲሄድ ነው። በቃ በጥሩ ሁኔታ ሰውነቱ ጤነኛ ሚሆነው እንጂ። ወዲያው በልቶ ምሳ በልቶ ወዲያውኑ ስራ ቢሰራ ይህ ሰው በሽተኛ ሊሆን ይችላል ማለት ነው። ወይም ታማሚ ሊሆን ይችላል። ከታከመም ደግሞ ለህክምና ብዙ ወጪዎችን ያወጣል። እንደገና ደግሞ በአግባቡ የሚ መሰራት ያለበትን ስራ ሳይሰራ ይቀራል ማለት ነው። ስለዚህ እያንዳንዳችን እሄንን ማድረግ ያለብን ምንድነው? ራሳችን እየለወጥን እያስተካከልን ወደተሻለ መንገድ እየሄድን ይህንን ነገር እየቀየርንና እየለወጥን መሄድ እንችላለን ማለት ነው። ስለዚህ የምሳ እረፍታችን እንደ ሳይንስ ሰላሳ ደቂቃ ይመከራል ማለት ነው። እኔም የምወስደው ሰላሳ ደቂቃ እረፍት ያክል አደርግና ከዛ ወደ ስራዬ መስራት ምፈልገውን ስራ ወደ መስራት እሄዳለሁ ማለት ነው። ይሄንን እያደረኩኝ ከሄድኩኝ በቃ በዚህ መልኩ ማድረግ ያለብኝ ማለት ነው። ከዚህ ውጪ ከሆነ ግን እያንዳንዱን ነገር በዚህ መልኩ ላይሆን ይችላል ማለት ነው። አሂንን እያደረግን ስንሄድ ነው ከእኛ ላይ ትልቅ ለውጦችን እና ማግኘትም ማየት ምንችለው ማለት ነው። ስለዚህ እያንዳንዳችን መውሰድ ያለብን የእረፍት ሰዓት ሰላሳ ደቂቃ እንደሆነ ይመከራል ማለት ነው። ሰላሳ ደቂቃ ቢሆን የተሻለ ነው ተብሎ ይታሰባል ማለት ነው። ሰላሳ ደቂቃ መሆኑ ደግሞ ለእኛ ትልቅ እረፍት ይሰጠናልና የተሻለ ነገር ማግኘት እንችላለን ማለት ነው። እሂንን እያደረግን ከሄድን ደግሞ ከእኛ ላይ ትልቅ ለውጦችን ማግኘት እንችላለን ማለት ነው። ይህንን ለውጥ መጠቀም እና ማሳካት ምንችለው በዚህ መልኩ ስለሆነ እረፍት መውሰድ ያለብን ሰላሳ ደቂቃ ያክል ምሳ ከተበላ ከሰላሳ ደቂቃ እረፍት ማድረግ አሪፍ ነው። ለጤናም በዚህ መልኩ ይመከራል ማለት ነው። ጤናችን የተስተካከለና ጥሩ ነገር ለማድረግ በአሪፉ ይህንን ያክል እረፍት መውሰድ አለብን ማለት ነው። ከዚህ ውጪ ከሆነ ግን ከእኛ ላይ ተጽዕኖና ጉዳት ሊያሳድርብን ስለሚችል ይሄንን እያደረግንና እያስተካከልን እያሻሻልን መሄድ መቻል አለብን ማለት ነው። እሂንን እያደረግን ስንሄድ ነው ከእኛ ላይ የምናገኘውን ለውጥ ማየት ምንችልና እኛም የምንፈልገውን ስራ ምንሰራ ማለት ነው። እሂንን እያደረግን ከሄድን እያንዳንዱ ተግባራችን በጥሩ መንገድ መሄድና ማስቀጠል ይቻላል ማለት ነው። ለእረፍት እሚወሰደው ጊዜ በዚህ መልኩ ቢሆን በቂ ነው ማለት ነው። ይህንን ማስቀጠል መቻል እንዳለብን እያንዳንዳችን ወስደን ወደ ተግባር መለወጥና ማከናወን መቻል ይኖርብናል ማለት ነው። ይህንን እያደረግን ስንሄድ ነው እኛ ብዙ ለውጦችን እያየን እና ራሳችንን እያስተካከልን የተሻለ ነገር እያገኘንበት መህድ ምንችል ማለት ነው። ይህ ካልሆነ ግን ከእኛ ላይ ብዙ ተጽዕኖ ሊያሳድርብን ስለሚችል ይሄ ተጽዕኖ እንዳለው አውቀን ራሳችን ወደ ተሻለ ነገር ወደሚባል ወይም ወደ ጥሩ መንገድ ወስደን የተሻለውን ነገር እየተከተልነ በአሪፉ እሂንን የምንፈልገውን ስራን ወይም የምንወደውን የምሳ አይነት መመገብ እንችላለን ማለት ነው። ከዚህ ውጪ ከሆነ ግን ከእኛ ላይ ትልቅ ተጽእኖና ለውጥ ሊኖረው ይችላል ማለት ነው። የእያንዳንዱ እንቅስቃሴያችን ይህንን በአግባቡ ተጠቅመን ወደተሻለ ነገር እና ደረጃ መለወጥ እና ማስተካከል እንችላለን ማለት ነው። ይህንን እያደረግን ስንሄድ ከእኛ ላይ ትልልቅ ለውጦችን ልናይ እንችላለን ማለት ነው። ይህ እየሆነ ሲሄድ ነው እኛ የምንፈልገው ደረጃ መድረስ እና የምንፈልገውን አላማ ማሳካት ምንችል ማለት ነው። ስለዚህ እሂንን እያደረግን መሄዳችን ለጤናችን በጣም ተስማሚና አስፈላጊ ስለሆነ ይህንን እያደረግን መሄድ መቻል አለብን ብዬ አምናለሁ ማለት ነው። በዚህ መልኩ ሲሆን እሆንን ነገር እያደረግንና እያስተካከልን እያገኘንበት መህድ እንችላለን ማለት ነው። በአሪፉ ይህን ነገር ማስቀጠል ይቻላል